እሺ በድጋሚ ተመልሻለሁ ማለት ነው። እንግዲህ ኢንተርኔት አለ የሚል ጥያቄ ነው። ጥሩ ጥያቄ ነው። ኢንተርኔት በሚገባ አለኝ። ይሄኛው ኢንተርኔት ስልክ ኖሮ ኢንተርኔት ከሌለ በጣም ምንም አይነት ስራ መስራት አይቻልም ማለት ነው። የኢንተርኔት ዋነኛው ዋነኛው ለስራችን ሆነ ለተለያዩ ሂደቶች በጣም ትልቅ የሆነ ጥቅም አለው ብዬ አስባለሁ። ለኔ ምክንያቱም በተለይ እኔ በእኔ እንደተረዳሁት በጣም በጣም ትልቅ የሆነ የ የተለያዩ ነገሮችን ለማወቅ ለመረዳት ሙሉ በሙሉ ኢንተርኔት ያስፈልጋል ማለት ነው። እንዲሁም ደግሞ ጠቅላላ አለም ወደ አንድ መንደር እንደመምጣቷ መጠን ትልቅ የሆነ የኢንተርኔት አክሰስ መኖር አለበት ማለት ነው። በሚገባ ኢንተርኔት ካለ የተለያዩ ሀገሮች ጋር ካሉ ሰዎች ጋር በሚገባ የምናወራበት የምንነጋገርበት እንዲሁም ደግሞ ትልቅ የሆነ የምንማማርበት ሂደት አለ ማለት ነው። እንግዲህ ከዚህ ከዚህ አንፃር ኢንተርኔት በጣም በጣም ወሳኝ የሆነ ነው ማለት ነው እኔ እንደተረዳሁት። ምክንያቱም ኢንተርኔት ስናየው ትልቅ የሆነ የአስተሳሰብ ሂደትን ሊያመጣልን ይችላል ትልቅ የሆነ የአመለካከት ለውጥንም እንድናደርግ እንዲሁም ደግሞ አይምሮአችን እንዲገነባ በተለያዩ እውቀቶች የተለያዩ እውቀቶችን በቀላሉ ኢንተርኔት ላይ እናገኛለን። ሰዎች የሚናገሩትን ከብዙ አመት ልምድ የያዙትን ያካበቱትን ሰዎች ለእኛ ያስተላልፋሉ እንዲሁም ደግሞ ከዛ አልፈው ትልቅ የሆነ የመጽሐፍ ሂደትንም በሚገባ ልናገኝበት የምንችልበት ነው ማለት ነው። ኢንተርኔት እንግዲህ እንግዲህ ኢንተርኔትን እንደ አጠቃላይ ስናየው ትልቅ የሆነ የአስተሳሰብ ለውጥ እንዲኖረን ወይም ደግሞ ያስተሳሰብ ያስተሳሰብ ልዩ የሆነ ምልከታ እንዲኖረን ይረዳል ማለት ነው። እንግዲህ ከዚህ ከዚህ አንዳር ኢንተርኔትን ስናየው በጣም በጣም ወሳኝ የሆነ ሚና ይጫወታል ማለት ነው። እንግዲህ ኢንተርኔት ለምሳሌ የምንፈልገው እኔ ለምሳሌ አሁን አንድ ስለ ሳይኮሎጂ መጽሐፍ ማንበብ ወይም ደግሞ የተለያዩ ቪዲዮዎችን መስማት ብፈልግ ትልቅ የሆነ መጽሐፍ ወይም ደግሞ ቪዲዮዎችን ማግኘት እችላለሁ ማለት ነው። ምክንያቱም ኢንተርኔት ከተጠቀሙ የትኛውም አለም ላይ ይሄ የሚለቀቁ የተለያዩ አስተማሪ የሆኑ ቪዲዮዎች በሚገባ ላገኛቸው እችላለሁ ማለት ነው። እንግዲህ ከዚህ ከዚህ አንፃር ትልቅ የሆነ የአመለካከት ለውጥን እንዲኖረን እንዲሁ ደግሞ የአስታሳስብ ዘይቤያችን ትልቅ የሆነ ምልከታን እንዲኖረን ወሳኝ የሆነ ሚና ይጫወታል ማለት ነው። እንግዲህ ከዚህ ከዚህ አንፃር ለየት ባለ ሁኔታ የአስተሳሰብ ሂደታችንን እናስተካክልና በዋነኝነት ደግሞ ትልቅ የሆነ የአመለካከት ለውጥ እንዲኖረንም ማድረግ ይቻላል ብዬ አስባለሁ፤ እና እንግዲህ ከዚህ ከዚህ አንፃር እንዲሁም ደግሞ ለምሳሌ አንድ አሁን አርሶ አደር ላይ የገባ አንድ ወደ ምርት ወይም ደግሞ ወደ ማምረት ደረጃ የገባ አንድ ወጣት ወደ ግብርና ቢገባ በቀላሉ እያንዳንዱ ስራዎችን ግዴታ ሰው መጠየቅ አይጠበቅባትም። ኢንተርኔት ካለው ሰርች ያደርጋል ዩትዩብ ላይም ሆን የተለያዩ ፕላትፎርሞች ላይ ያደርግና በጣም በጣም ብዙ እውቀት ያላቸው በስራው ላይ በጣም ብዙ አመት የቆዩ ሰዎችን በተለያየ ቪዲዮ ሲያነሱ ጉዳዩን ይመለከታል እና በቀላሉ ይረዳል ማለት ነው። ከዚህ ከዚህ አንፃር አሁን ትልቅ የሆነ የአስታሰብ ለውጥ ይኖረዋል ማለት ነው። እንግዲህ እንደ አጠቃላይ ደግሞ ስናየው በጣም በጣም ወሳኝ የሆነ የ የኢንተርኔት መኖሩ ለየትኛውም ስራ ምላሽ የምናገኝበት ሂደት አለ ከኢንተርኔት እና ከዚህ ከዚህ አንፃር ኢንተርኔት በጣም በጣም አሁን ላይ እንደውም ህይወታችንን የሚያቀልብን እና ትልቅ የሆነ የገቢ ምንጭ የሆነበት ሂደት አለ ኢንተርኔትን ተጠቅመን ከስልካችን ጋር ማለት ነው። እንግዲህ በዚህ በዚህ የመጣው ያው ከቴክኖሎጂ ጊዜ ሂደት እንደመሆኑ መጠን ከዚህ አንፃር ትልቅ የሆነ የምልከታ ወይም ደግሞ የስራውን ማንነት መረዳት እንችላለን ማለት ነው ኢንተርኔት ከያዘን። ለምሳሌ አንድ ስለ ቪዲዮ ኤዲቲንግ የሚያወራ ሰው እንዲሁ በአካል ብንሰማ ቆይ እስቲ ቪዲዮ ኤዲቲንግ ምንድነው? ብለን ስልካችን ላይ ገብተን ኢንተርኔት ካበራን በኋላ ከዛን ሰርች እናደርጋለን ማለት ነው። ሰርቼ ስናደርግ እያንዳንዱን ነገር ከዛ ሰውዬ ካለው በላይ ካልጠበቅነው በላይ እውቀትና ስለዛ ነገር ምንነትና ማንነት በሚገባ እውቀትን ሰበስባለሁ ማለት ነው። ይሄ ደግሞ ትልቅ ለሰዎች ወሳኝ የሆነ የአስተሳሰብ ለውጥ ያመጣል ማለት ነው። ከዚህ ከዚህ አንፃር እንግዲህ ትልቅ የሆነ የተለያዩ ስራዎችን የምንመለከትበት ሂደት አለ ማለት ነው እንደ አጠቃላይ ስንመለከተው። ስለዚህ ኢንተርኔት በሚገባ አለኝ ማለት ነው፤ እና ኢንተርኔት ደግሞ በጣም ወሳኝ ወሳኝ ነገር ነው አንዳንዶቹ ህይወታቸውን ለውጠውበታል አንዳንዶቹም ጥሩ የሆነ ህይሀትን እየገነቡበት ነው ብዬ አስባለሁ። እንደ አጠቃላይ እንግዲህ ይሄን ይመስላል ማለት ነው።

እሺ በድጋሚ ተመልሻለሁ ማለት ነው እንግዲህ ቅርጫት አለህ? የየሚል ጥያቄ ነው በጣም ጥሩ ጥያቄ ነው። እንግዲህ ቅርጫት ስንመለከት እንግዲህ የተለያዩ አታክልቶችን የተለያዩ ፍራፍሬዎችን የተለያዩ መገቢያ ወይም ደግሞ የምንገበያቸውን እቃዎች ለምሳሌ የተለያዩ ፓስታ ሞኮሮኒ የተለያዩ እነኝህ እንደ ምስር፣ አተር፣ ክክ የሚባሉትን እንዲሁም ደግሞ ቡና ምናምን የምላቸውን ነገሮች በዛች በቅርጫት ማለት ነው በሚገባ እንይዛለን ማለት ነው ያቺ ቅርጫት እንግዲህ ምንድነው እነኚህን አታክልቶች በሚገባ ይዘንባት አታክልት አልታክልቶች በኋላ ወደ ቤት ይዘን በሚገባ በሰው ይዘን እንገባለን ማለት ነው እንግዲህ ቅርጫት እንደ አጠቃላይ የምናየው የተለያዩ ለምሳሌ የሚሰሩ ጩኸቶች አሉ እኔ በዋነኝነት የማውቃት ግርጫት የሸንበቆ ከሸንበቆ የምትሰራ በጣም የምታምር በጣም ልዩ የሆነች ነች ማለት ነው እንግዲህ ከሸበቆ የምትሰራው በጣም በጣም ታምራለችና ደስ ትላለችና ከዚህ ከዚህ አንፃር ትልቅ የሆነ የደስ የሚል ስሜት አላት ማለት ነው ነው እንግዲህ ቅርጫቷ ስንመለከታት እና እንግዲህ ስለ ቅርጫቷ ደግሞ ስለ ተለያዩ እቃዎችም መያዣ ሊሆን ይችላል የተለያዩ የሚሰበሩ እቃዎች ሊሆን ይችላሉ እንዲሁ ደግሞ ሲደራረቡ ሊፈጩ ወይም ደግሞ ሊፈነዱ የሚችሉ እቃዎችን በሚገባ እዛችው ውስጥ ገብተን በቀላሉ ምንም አይነት ጉዳት ሳይደርስ በሚገባው በርግጥ በቅርጫት ይዘን እንሄዳለን ለምሳሌ እንቁራል አንዳንድ ጊዜ ይያዝባት ያቺ ቅርጫት እና እንቁላል ሲያዝባት ደግሞ በጣም ደስ ትላለች ለመያዣ ትመቻለች ማለት ነው ለእንቁላል እና ያንን እንቁላል በጥሩ ሁኔታ የምንይዝበት ሂደት አለና እንቁላለን ስንይዝ ደግሞ ትልቅ የሆነ የመፈጨታው ደግሞ ተደራርቦ የመሰበር ባህሪ አይኖረውም ማለት ነው በቅርጫት ከሆነ እንደዛ አድርገተን ወደ ቤታችን ይዘን መሄድ እንችላለን ለምሳሌ ማንጎ ስንገዛ አቡታዶ ስንገዛ እንዲሁ ደግሞ ፓፓያ ሊሆን ይችላል የተለያዩ ሊፈርጡ የሚችሉ እንዳልኩትም አቡካዶ አሁን ስንይዝ በተለያየ መንገድ ልፍረጥ ይላልና ይህ ደግሞ እንዳይሆን በሚገባ ማስተካከል ይኖርብናል ማለት ነው እና ከዚህ ከዚህ አንፃር ትልቅ የሆነ የአስተሳሰብ ለውጥ ሲኖረን ወይም ደግሞ የአስተሳሰብ ምልከታ የተሻለ ሲሆን እንደዚህ አይነት ነገሮችን እንጠቀማለን ማለት ነው። ሁሌ በፌስታል ይዘን ፌስታሉ ሲቀደድ የተለያዩ እቃዎች አይሰበሩብንም የተለያዩ ነገሮች ሜዳ ላይ አይበተኑብንም ቆሻሻ የነካብንን ለምሳሌ አታክልቶች ስንይዝ ሲወድቁ ለምሳሌ ቲማቲም ቃሪያ ምናምን የተለያየ አቧራ ያነሳሉና እሱሱ አሁን ለጤናችን ጥሩ አይመጣምና ከዚህ ከዚህ አንፃር እነኚህ ቅርጫት ስንጠቀም ጥሩ ጥቅም አለው ማለት ነው አንዳንድ ደግሞ ቅርጫት የሚጠቀሙባቸው ሂደቶች ለምሳሌ ትላልቅ ሆቴሎች ግን አንድ ቦታ ላይ ሆቴል ያለበት ቦታ ላይ ይሄንን ነው የተለያዩ እቃዎችን የቆሻሻ እቃዎችን የሚያጠራቅሙበት ሂደት አለ አንድ ላይ ተጠራቅሞ ወደ ሌላ ጋ እንዲደፋ የሚደረግበት ሂደት አለ ማለት ነው እንግዲህከዚህ ከዚህ አንፃር ያንን የምናደርግበት ሂደት ትልቅ የሆነ የቅርጫት ማስቀመጠኝ ደግሞ ቅርጫቱ ብዙ ቆሻሻ የያዙ እቃዎችን እንዲሰብስበው እንዲያስቀምጥ ማድረግ ይቻላል ማለት ነው እንግዲህ ይሄ ሲደረግ ምንድነው ትልቅ የሆነ ቆሻሻ በየቦታው እንዳይቀመጥ ይረዳል ማለት ነው ከዚህ ከዚህ አንፃር ትልቅ የሆነ የቆሻሻ ማጠራቀሚያ የሆነ የ የእቃዎችን መያዣ በሚገባ መኖር ያለበት ማለት ነው እና እንግዲህ እነኚህ ቅርጫት የምንላቸው ነገሮች በሚገባ ለምሳሌ እቃዎች እንዳልኩት የምንይዝባቸው መንገድ አለ እና ከዚህ ከዚህ አንፃር በሚገባ ደስ የሚሉ ናቸው እጃችን ላይ ምን ይዛቸውና በተለያየ በሸንበቆ ስር እሰነጥቅና የሚሰሩበትም ሂደት እንደ አጠቃላይ ስናየው ሽምበቆን ስንጥቅጥቅ ይደረግና በቀስታ ይላግና ከተላገ በኋላ እያሰባጠሩ በሚገባ መዋያተኞች የሚሰሩበት ሂደት አለ ቅርጫቷን እና ከዚህ ጋር እዚህ አንፃር እንግዲህ ቅርጫ እኔም ቅርጫት በሚገባ እኔም እጠቀማለሁ ማለት ነው ለምሳሌ ወደ ወጣ ብዬ ሾፒንግ ግብይት ላይ የሚያስፈልጉኝን ነገሮች እያንዳንዱን እየገበየሁ እዛች ውስጥ ከታለሁ ማለት ነው ከዛ በእሷ ዘና ብዬ ወደ ቤቴ የምመለስበት ሂደት አለና እሷም ትልቅ የሆነ ጥቅም ትሰጠኛለች ለኔ ማለት ነው በቀላሉ ፌስታል ሆኖ ተቀድዳ አልተቀደደ ከምል እሷ ዘና ብዬ የምፈልገውን ያህል ቅርጫታ የምትይዘውን ያህል ምንም ክብደት ቢኖረው የምትይዘውን ያህል እሷ ቅርጫቷ የምትይዘውን ያህል ማድረግ ይችላለሁ እና ከዚህ ከዚህ አንፃር እንግዲህ በጣም ተመችቶኛል ወይም ደግሞ ምርጥ የምለው ነው ማለት ነው እንዳጠቃላይ ስለ ቅርጫት ስናነሳ ይህን ይመስላል ማለት ነው።

እሺ እንግዲህ ጥሩ ጥያቄ እያሳለፍን ነው ማለት ነው እንግዲህ የመንገድህን ስም ታውቃለህ የሚል ጥያቄ ነው በጣም ደስ ይላል የመንገድህን ስም ታውቃለህ የሚል ጥያቄ ነው። በጣም ጥሩ ጥያቄ ነው። እንግዲህ በተለያዩ የከተማ ስፍራዎች ላይ በብዙ መንገድ የአስተሳሰብ የከተማውን የአመለካከትም ሆነ የእያንዳንዱን ሰዎችን የሚሰጡትን ያስተሳሰብ ሂደትም በዚህ ተመርኩዞ እንግዲህ የተለያዩ ከተማዎች ይመሰረታሉ እና የተለያዩ ከተማዎች አሉ ማለት ነው። እነኛን ከተማወች ደግሞ ከቦታ ቦታ ተንቀሳቀሰን ከአንድ ከተማ አንድ ከተማ ለማገናኘት ለመሄድ የሚያገናኘው መንገድ ይኖራል ማለት ነው። በሚገባ የሚሰራ መንገድ ማለት ነው እንግዲህ መንገድ መንገድን ስም ታውቃለህ ከሚለው ጋር ስንመለከት እንግዲህ ብዙ አይነት መንገዶች አሉ ማለት ነው። ምክንያቱም ገና ቦታው ላይ ስንመለከት የሆነ አንድ ህንፃ ለምሳሌ ትልቅ የሆነ ለምሳሌ አንድ ንግድ ባንክ ያለበት ህንፃ ብናይ ወይም ደግሞ ያለበትን ቦታ ብናውቅ በዛ ወደዛ መንገድ ለመሄድ የሚፈልግን ሰው ስናገኝ ያ ሰው ለምሳሌ የሆነ ቤት ቢጠይቀን ለምሳሌ እዛ ንግድ ባንክ አካባቢ ያለ ቤት ቢሆን የጠየቀን ሰውዬ የዛ ቤት ቢጠይቀን እንግዲህ በዚህ በኩል ሂደህ በዚ ጋር ልክ እዚህ ንግድ ባንኩ ስትደርስ ቤቱን ታገኛለህ ልንለው እንችላለን። እና ከዚህ ከዚህ አንፃር የመንገዶችን የአንዳንዱን ብሎኮች መንገር እንችላለን ብዬ አስባለሁ። ለምሳሌ ወደ ለምሳሌ አዲስ አበባ ውስጥ አሁን ስንመለከት ለምሳሌ ወደ ጎሮ አደባባዩ መሄጃ እንላለን እንዲሁ ደግሞ ወደ ሰሚት ሰባሁለት ዳሎል ማደያ የምንለው ቦታ የት እንችላለን እንግዲህ አንዳንዱን ደግሞ ከዚህ በመቀጠል የምንናያለን የምንሄድበትን ቦታ በሚገባ ከተረዳና አካባቢ ከዚህ የስራ ሂደት ወይም ደግሞ ከለምዳችን አንፃር በዋነኝነት ማወቅ እንችላለን ማለት ነው። ምክንያቱም የምንሄድበትን መንገድ በደንብ ካወቅን አይጠፋንም ማለት ነው። እያንዳንዱ የስራ ሂደታችን እዛ ላይ ስለምናከናውን በሚገባ መመልከት እንችላለን ያው የተወሰነውን ለማየት ያክል ነው እና ከዚህ ጋር ደግሞ ተያይዞ ትልቅ የሆነ የ ቦታ ወይም ደግሞ የመንገድ ሂደቶች ስላሉ በጣም ከምሳሌ አንድ ከሞት በጣም በርካታ የሚያስኬዱ የተለያዩ መንገዶች ይኖራሉ ማለት ነው። ወደ ቀበሌ አንድ ቀበሌ ሁለት ቀበሌ ሶስት እያልን የምንጠራው እያንዳንዱ የ የቦታ ሂደት አላቸው ማለት ነው። የአንድ ቦታ ወይም ደግሞ የሆነ በከፊል በርከት ያሉ ቦታዎች እያለ እያለ የሚሄድበት ሂደት አለ እና ከዚህ ከዚህ አንፃር እንግዲህ ቦታዎችን ማወቅ እና መረዳት ይኖርብናል ማለት ነው። በተለይ ደግሞ ከተለያዩ ክፍለ ሀገር ይመጡ ወጣት ወይም ደግሞ አዛውንቶች ይሄንን በጣም ቢያውቁ መልካም ነው ማለት ነው። ምክንያቱም እንዳይጉላሉ ብዙ መንገዶችን ሄደው እንዳይጉላሉ ይሄንን ደግሞ ታሳቢነት እንደታርገው የሚሄዱበትን ቦታ ቅድሚያ በደንብ ማጥናት ይኖርባቸዋል ብዬ አስባለሁ ምክንያቱም ጊዜና ገንዘባቸውን ለመቆጠብ ይጠቅማቸወልና ከዚህ ከዚህ አንፃር መመልከት እንችላለን ማለት ነው። እና በዋነኝነት ደግሞ ከ ጋር ተያይዞ ደግሞ ስናየው ትልቅ የሆነ የመንገድ ሂደትን የሚያጎናጽፈን ወይም ደግሞ መንገዱን በሚገባ ካወቅን ትልቅ የሆነ አመለካከት ይዘን እንሄዳለን ማለት ነው። ምክንያቱም ስለመንገዱ ሰላም መሆን ስለ መንገዱ የዛ አካባቢ ሌቦች አሉ የሉም ወይ የሚለውን ይሄንንም በደንብ አውቅን? ከሄድን ምንም አይነት ፍርሃትና ፈራ ተባ ሳንል ስሜታችን ተረጋግቶ መልካም ሀሳብ እያሰብን እንቀሳቀሳለን ማለት ነውና። አንዳንድ ጊዜ ደግሞ አስቸጋሪ መንገዶች ይኖራሉ በተለይ መሸት ሲል በጣም ለሌቦች አመቺ የሆኑ በዛ አካባቢ ለመሄድ የሚያስቸግሩ ቦታዎች ይኖራሉ እና እነኚህ እነኚህ ደግሞ እንግዲህ ስንመለከት በጣም በጣም ከፍተኛ የሆነ ፍርሃትና ስጋት ይኖረናል ማለት ነው። በዛ ጋር ስንራመድ ካሁን ካሁን ዘረፉኝ ካሁን ካሁን መቱኝ እያልን ገልመጥ ገልመጥ እያልን ሙሉ በሙሉ ወደ ሀሳብ ውስጥ ገብቶ የምንሄድበት ሂደት አለ ማለት ነው። ከዚህ ጋር ተያይዞ ደግሞ ትልቅ የ ሀሳብ ግራ መጋባት ይፈጠራሉ በዚህ መሃል እና ሰው እንኳን በቅ ሲል ስናይ እነኛ ሌቦች ነው የሚመስሉን እና ይሄ ደግሞ በጣም በጣም አይምሮአችን ሊበርዝ የሚችል ነገር ነው። እና እንደዚህ እንደዚህ ያሉ ቦታዎችም ስላሉ አጠቃላይ እንደዚህ ያሉ ቦታዎችንም ጥሩ ቦታዎችንም በደንብ ማወቅ መረዳት ጥሩ መንገዶችንም ይኖርብናል ብዬ አስባለሁ ይህን ይመስላል

እሺ ገመድ መጠቀም ታውቃለህ የሚል ጥያቄ ነው በሚገባ አውቃለሁ ማለት ነው። እንግዲህ የገመድ በተለያዩ የቀጠራማ ቦታዎች ላይ ትልቅ የሆነ የማሰሪያ ወይም ደግሞ እንስሶችን በሚገባ የሚይዝልን ነው ማለት ነው። ገመድን ስንመለከት እንግዲህ ከገመድ ጋር ተያይዞ ትልቅ የሆነ የገመድም ሆኖ የ የምናስርበት ገመድ በሚገባ የምናስርበት ሂደት አለ ማለት ነው። ገመድን እንግዲህ ስንመለከት በጥሩ መንገድ ካሰብነው ወይም ደግሞ በጥሩ መንገድ ከተጠቀምነው ገመድ በጣም ጥሩ ነገር ነው ብዬ አስባለሁ በተለይ ገጠራማ ቦታዎች በአርብቶ አደሮች በኩል ማለት ነው። ገመድ እንግዲህ በተለያየ ነገር ይገመዳል ለምሳሌ ከቃጫ ይገመዳል እንዲሁ ደግሞ ከመዳበሪያ ከመዳበሪያ ተተርትሮ በሚገባ ጥሩ ገመድ ይገመዳል ማለት ነው። ጠበቅ ጥበቃ ያለ ጥበቃ የሆነ ገመድ ማለት ነው። እንግዲህ ገመዱንም ለመግመድ እንግዲህ ጥንቃቄ ማድረግ ያለብን አዲስ የሆነ ኩንታል ቢሆን ወይም ደግሞ መዳብሪያ ቢሆን በጣም ጥሩ ነው ማለት ነው። ምክንያቱም ጥብቅ የሆነ ገመድ ለመግመድ ከፈለገ ነው ወይ ደግሞ ከብቶቹን ስናስርበት ወይም በሮቹን በሬ ስናስርበት በአንዴ ሊበጠስ የማይችል በጣም ጠንካራ የሆነ ገመድ መሆን አለበት ማለት ነው። ከዚህ ከዚህ አንፃር ማየትና መረዳት አለብን ማለት ነው። ከገመዱ አንፃር በዋናነትም ስንመለከት እንግዲህ ገጠራማ ቦታዎች ላይ ከብቶች የሚታሰሩበት ሂደት አለ ማለት ነው። ለምሳሌ ከብቶቹ ስናይ በግጦሽ ቦታ ላይ እነኛን ከብቶች በሚገባ አስረን ትልቅ የሆነ መኖ እንዲህ በሉ ወይም ደግሞ የሳር ፍጆታቸው በጣም ጥሩ እንዲህ ሆኖኝ ደግሞ ሳሩ እንዳይራውሱ ሊሆን ይችላል እንዲህ ሆኖ ደግሞ አጠርተው እንዲበሉ ማድረግ እንችላለን ማለት ነው። በዋነኝነት እንግዲህ ጥቅሙ ይሄ ነው ማለት ነው። ገመድ እንዲሁም ደግሞ ለምሳሌ የምናስርበት ቦታ ላይ አካባቢው ላይ የተለያዩ አዝመራዎች ይኖራሉ ጤፍ ስንዴ ይኖራል የተለያዩ ገብስ ይኖራል እንደዚህ እንደዚህ ያሉ አዝመራዎች ስለሚኖሩ እዛ ያሰርንበት ቦታ ላይ ጠበቅ አድርገን በገመድ ካሰርን እንዳይፈቱ ወይም ደግሞ ከዛ ጋር ሄደው ወደ ሌላ ወደ ሰው አዝመራ ላይ እንዳይሄዱ ጥንቃቄ አድርግተን ካሰርን በሚገባ እኛ ብንኖር ባንኖር ችግር የለውም ማለት ነው። በሚገባ ገመዱ አጥብቆ ይይዛቸዋል አርፎ ያንን ነው ብቻ ይበላሉ ማለት ነው። ይሄ እንግዲህ አሁን ትልቁ ጥቅም ነው ማለት ነው። ለምሳሌ እረኛ ምናምን አያስፈልጋቸውም ማለት ነው። ምክንያቱም ገመዱ ልክ እንደ እረኛ ይቆጠራል ወይም ደግሞ እንደ እረኛ በሚገባ ይዟቸው እዛው ጋር የሚያውላቸው ሂደት አለና ይሄ ደግሞ ዋናኛ ጥቅም አለው ማለት ነው። ገመድ እንግዲህ ገመድ በተለያየ መንገድ እንጠቀመዋለን እንዳልኩት ለምሳሌ ወደ ገበያው እንደ ቢዝነስ የሚሰሩት ሰዎች አሉ እና ይሄም እንግዲህ ገመድ ጥቅም እንዳለው የሚያሳይ ነው ማለት ነው። እንዲሁም ደግሞ ለምሳሌ በጎች አሉ ወጎችም ወደ ግጦሽ ቦታ ሄደው እንዲህ በሉ የሚታሰሩበት ሂደት አለ። ገመድ እግራቸው ላይ ከዛ ይታሰራሉ ብቻቸው መብላት ይችላሉ ማለት ነው። ሰው አይጠብቃቸውም ማለት ነው። ይሄ ጥቅም አለው እንዲሁም ደግሞ ፈረሶች ይኖራሉ ጥጆች ይኖራሉ ይከፍት ኢንጆይ ማለት ነው እነኚህ እነኚህንም በሚገባ በራበ ገመድ አስረን እኛ ብንኖር ባንኖርም ችግር የሌለው ሂደት ይሆናል ማለት ነው። በሚገባ እዛ ጋር አርፎ ይበላሉ ማለት ነው። እነሱ አልፎ ሲበሉኝ ወደምንፈልግበት የስራ መስክ ተሰማርተን መስራት እንችላለን እና ይሄ ደግሞ ትልቅ የሆነ ስራውን በሚገባ ተረድተን አውቀን ልንሰራ እንደ ምችል የሚያደርገን ነው ማለት ነው። ለአጠቃላይ ይሄ ዋናኛ ጥቅሙ ገመድ እንግዲህ ከብቶች በሚገባ አስረን ሊሆን ይችላል እንዲሁ ደግሞ የተለያዩ እንጨት ለምሳሌ የምናስርበት ሂደት ሊሆን ይችላል። በገመድ ለምሳሌ በሽቦ እንደምናስረው ሁሉ በገመድ እንደምናስራለን እንዲሁ ደግሞ የሆኑ የእንስሳዎችን እርባታ ላይ ከተሰማራን በርካታ ገመዶች ገዝተን እኛ እንሳሳዎች ማሰር የምንችል ህዴት አለ የግጦሽ ሳር ካለ ማለት ነው። እና እንደ አጠቃላይ የገመድ በሚገባ ይህን ይመስላል ማን ነው? ያው ገመል መጠቀም ታውቃለህ የሚለው በሚገባ አውቃለሁ ማለት ነው። የተለያዩ እንስሶች እንዳልኩት ይታሰሩበታል ደግሞ ለተለያየ አገልግሎት ገመድ ይውላል ማለት ነው። ለምሳሌ ገጠራማ ቦታ ላይ በአህያ ላይ የተለያዩ ጭነቶችን ይጭናሉ ወይም ደግሞ ለምሳሌ ወፍጮ ቤት ይዘው ለመሄድ ህል ሊያስፈጩ ይሄዳሉ ያ ጊዜ ላይ በዛ በግም ገመድ የመጫኝ የሚባል አለ በሱ አህያውን አያሰሩ ይሄዱ አሉ ማለት ነው። ወደ የሚፈልጉበት ቦታ ሊፈጪ የፈለጉበት ቦታ እና ይሄ ነው ማለት ነው። እንግዲህ የገመድ በርካታ ጥቅሞች ብኖሩትም የተወሰኑትን ለመግለጽ ሞክሬያለሁና እንደ አጠቃላይ ደግሞ ይመስላል የገመድ ሂደት ማለት ነው። የተወሰነ መንገድ ያየሁት ይመስለኛል አጠቃላይ ይህ

እሺ በድጋሚ ተመልሻለሁ ማለት ነው በበጋ ወቅት ምን ታደርጋለህ የሚል ጥያቄ ነው በጣም ጥሩ ጥያቄ ነው። እንግዲህ በበጋ ወቅት። በርካታ ነገሮችን እሰራለሁ በርካታ ስራዎችን አከናውናለሁ ማለት ነው። በበጋ ወቅት እንደ አጠቃላይ ስንመለከተው። እንግዲህ በጋ ወቅት የሚኖረው በሀገራችን አራት አይነት ወቅቶች አሉ እንግዲህ ከኋላ መልስ ብለን ስንመለከት ለምሳሌ ያክል ስናየው የመጀመሪያው ስንመለከት በልግ የምንለው ነው ማለት ነው። በመቀጠል ክረምት ይመጣል። በመቀጠል ደግሞ ጸደይ የምንለው ወይም ደግሞ አየሩ ፈካ የሚልበት ሂደት አለ። ከዛም ሲቀጥል አራተኛው ደግሞ በጋ ነው ማለት ነው። በጋን እንግዲህ ስንመለከተው። ልዩ የሆነ የተለያዩ አዝመራዎች ተሰብስበው አየሩ በጣም በጣም ሙቀት የሚጨምርበት እንዲሁም ደግሞ በጣም የሚሆንበት ሂደት አለ ማለት ነው። በጋ በጋ ሲኖር ወይም ደግሞ በጋ ሲኖር ማለት ነው። ይሄ ደግሞ እንግዲህ በተፈጥሮ ህግ የመጣ ለማለት ነው ሰው ሰራሽ ሳይሆን በሚገባ የተፈጥሮ ህግ ነው ማለት ነው። እንግዲህ በክረምት ጊዜ በጣም አየሩ ዝናባማ የሚሆንበት ቀዝቃዛም የሚሆንበት እንዲሁ ደግሞ መልከአ ምድሩ ሙሉ በሙሉ በአረንጓዴ የሚሸፈንበት ሂደት አለ። በጋ ሲሆን ደግሞ እሱ ደግሞ በዋነኝነት የተለያዩ አዝምሮች ተሰበሰበው እንዲሁም ደግሞ የተለያዩ ቅጠላ ቅጠሎች ቅጠላቸውን የሚያረግፉበት ሂደት አለ ማለት ነው። በጋ ሲበረታባቸው ደግሞ በጋው በጣም የሚጫናቸው ሲሆን ይሄን ይሄን የሚያደርጉበት ሂደት አለ። ከዚህ ከዚህ አንፃር እንግዲህ በጋ ከበጋ አየር ንብረት ጋር ብዙ ነገሮች የሚሰሩ ሂደቶች አሉ ማለት ነው። እንግዲህ በበጋ ወቅት ምን ታደርጋለህ የሚለው በተወሰነ መንገድ እንግዲህ የበሮች የማድለብ ሂደት እሞክራለሁ ማለት ነው። ይሄን የማደርግበት ደግሞ ዋናኛ ምክንያት በሮች ወይም ደግሞ የስጋ ከብቶችን ስንመለከት ለመወፈር ስንፈልግ በጣም ሙቀት ይፈልጋሉ እና ሙቀት ሲኖር መኖ ራሱ አይጎዱንም ማለት ነው። የመኖ ወጪ ትንሽ ከበድ ያለ ስለሆነ በጋ በጋ እየጠበቅኩ ያው የመኖ ሂደቱንም ለመቀነስ እነሱን በፍጥነት ስለሚወፍሩ ይህንን ታሳቢ በማድረግ ነው። እንግዲህ በጋ ላይ ለየት ያለ የመኖ ግዢንም አስመልክቶ ከዚህ ከዚህ አንፃር ከአየር ንብረቱም አንፃር እነሱም በፍጥነት ከመወፈር አንፃር በበጋ ላይ በጣም ደስ በሚል ሁኔታ መኖን አዘጋጅቼ በሚገባ የማድለብ የምጀምርበት ሂደት አለና ያው በሚገባ በፍጥነት ስለሚደልቡ አሪፍ የሆነ ገቢም ያስገኛሉ ማለት ነው። እና ከዚህ ከዚህ አንፃር ብዙ ነገሮችን ያው እሰራለሁ ለምሳሌ በጋ ሲሆን ከስራዬም አንፃር ትንሽ መደራረብ ቢኖርብኝም የተለያዩ የ በበጋ ሊደረግ የሚችለው የተለያዩ አልባሳት ይኖራሉ። የተለያዩ የ የተለያዩ የተለያዩ ማቴሪያሎች ለምሳሌ ስንመለከት አሁን በጋ ላይ በጣም በጣም የሚፈልጉት ለምሳሌ አትክልቶች ይኖራሉ ለምሳሌ እንደ ሽንኩርት ቲማቲም አይነት ነገሮች እነኚህ እነኚህንም አልፎ አልፎ በጋ ላይ መስኖ ያለበት ቦታ ላይ እየተንቀሳቀስኩ የምሰራበትም ሂደት አለ ማለት ነው። እንግዲህ ያው በበጋ ጊዜ ላይ እርጥብ አርጥብ በጣም ይፈልጋል ወይም ደግሞ አረጓዴ የሆነ የአትክልት አይነትም በጣም በጣም ይፈለጋል ማለት ነው። ምክንያቱም እያንዳንዱ የአትክልት ሂደት በክረምቱ ስለሚያርፍ ወይም ደግሞ ሁሉም ነገር በክረምት የመድረስ ባህሪ ስላለው በጋውን ሊወጣ ሲል ከዛ በኋላ ደግሞ በጋው ሲበረታ እንዳንዱ ነገር ችላ የሚልበትና እጥረት የሚፈጠርበት ሂደት ስላለ ከዚህ ከዚህ አንፃር ይሄንንም ታሳቢ ያርግቼ ነው እንግዲህ ወደዚህ ስራ እየተንቀሳቀስኩት ማለት ነው። እንዲሁ ደግሞ በተለያየ ሁኔታ ለምሳሌ በሸቀጣ ሸቀጡን ስንመለከት ትልቅ የሆነ ትርፍ ይኖርበታል ወይም ደግሞ ሰዎች እያንዳንዱን ሂደት አከናውነው በጋ ላይ የተለያዩ ምርቶቻቸውን ስለሚሰበስቡ ትልቅ የሆነ ገቢም የሚመጣበት ሂደት አለ ማለት ነው። እያንዳንዱ ለሚያስፈልገው ነገር ጥሩ የሆነ ልብስ ሊሆን ይችላል። እንዲሁ ደግሞ የተለያዩ የሚያስፈልገውን ነገር በፍጥነት ለማድረግ የሚፈልግበት ሂደት ነው ማለት ነው። ምክንያቱም እጁ ላይ ገቢ ስለሚያገኝ ከዚህ ከዚህ አንፃር መመልከት እንችላለን ብዬ እና በዋነኝነት ደግሞ ትልቁ የምንሰራውን ስራ በደንብ ተገንዝበን ለመስራት ወይም ደግሞ አውቀን ለመስራት ትልቅ የሆነ የሙያ ሂደትም በበጋ መጨበጥ የምንችልበት ሂደት አለ። ማለት ነው። ለምሳሌ ያክል በክረምት ላይ አሁን በጣም አስቸጋሪ ሆኖ ለምሳሌ የተለያዩ ፈርኒቸር ስራዎች ሊኖሩ ይችላሉ። እነኚህ እነኚህ አሁን በቀላሉ ቀለሞች ለመድረቅ ምናምን አየር ይፈልጋሉ ወይም ደግሞ ፀሀያማ ደረቅ ያለ አየር ስለሚፈልጉ ያ ያ ጊዜ ላይ ስለሚያስቸግር ከዚህ ከዚህ አንፃር በጣም ብዙ ስራዎች በበጋ መሰራት ይችላሉ። ብዬ አስባለሁ የተወሰኑትን ለመጥቀስ ያህል ነውና ይሄን ይመስላል

እሺ በድጋሚ ተመልሻለሁ ማለት ነው እንግዲህ ምን አይነት ሙዚቃ ትወዳለህ የሚል ነው በጣም ደስ የሚል ጥያቄ ነው። እንግዲህ ሙዚቃን ይሄ በተፈጥሮዬ በጣም ደስ ይተኛል በጣም። አሁን ድረስ በጣም ሙዚቃ የምሰማበት ሂደት አለ ጊዜ ካለኝ እና ፈታ ለማለት ከፈለጉ ሙዚቃ መክፈት ነው በጣም ደስ የሚለኝና የሚስበኝ ማለት ነው። ሙዚቃን እንግዲህ ስንመለከት በጣም በጣም የሰውን አይምሮ ከሚታሰበው በላይ አይምሮ ውስጥ ወደ ውስጥ ሰርፆ ሰርፆ የመግባት ሂደት አለውና እንግዲህ ሙዚቃ በዚህ በዚህ መንገድ ትልቅ የሆነ ጥቅም አለው ማለት ነው። ሙዚቃን ስንመለከት በዋነኝነት ደግሞ ከ የምንሰራው ስራ ጋም ተያይዞ ሙዚቃ በጣም ጥቅም አለውና ሙዚቃን እኔ በጣም በጣም ከምለው በላይ ደስ የሚለኝ ነው ማለት ነው። ሙዚቃ ምክንያቱም ምንድነው? ለምሳሌ በተለያየ ምክንያት ስራ እየሰራሁ እያለሁ ለምሳሌ መበረታታት ብፈልግ ራሴን በራሴ ማበርታታት ብፈልግ የተለያዩ እኔን ሊጠቅሙ የሚችሉ ሙዚቃዎች አሉ ማለት ነው። እኔን በጣም ሊገልጹ የሚችሉ ሙዚቃዎች አሉ እንዲሁም ደግሞ በአጋጣሚ የሆኑ ሰዎችን ስንመለከት። በተለያየ ሰው የመጎዳት ባህሪ ወይም ደግሞ የመካድ ባህሪ ወይም የተለያየ ነገር ሲያጋጥማቸው ያን ሙዚቃ የሚከፍቱበት ሂደት አለ። እና በዛ ሙዚቃ በጣም ሰምጠው የሚቆዩበት ሂደት አለና እንግዲህ ሙዚቃ ምን ያህል ሀይል እንዳለው በዚህም መመልከት እንችላለን ብዬ አስባለሁ። በነገራችን ላይ ሙዚቃ በጣም በጣም ከሚታሰበው በላይ የሰውን አይምሮ መቆጣጠር የሚችልበት ሂደት አለ እና እንደ አጠቃቀም ሂደታችን ካልተጠነቀቅን በጣም ከባድ ነው ማለት ነው። ሙዚቃ እንግዲህ ሙዚቃን ያው ለመዝናኛ በጥሩ ሁኔታ ካልተጠቀሙ ወይም ደግሞ እኛ ለምንፈልገው ነገር ካልተጠቀመው አስቸጋሪ የሚሆንበት ሂደትም አለ ማለት ነው። እና ከዚህ ከዚህ አንፃር መመልከት እንችላለን ብዬ አስባለሁ እና ያው እንግዲህ ምን አይነት ሙዚቃ ትወዳለህ? የሚለው በጣም በጣም ደስ የሚለኝ የመጀመሪያው ስለ ተለያዩ ስለ የመኖር ሂደታችንንም ሆነ ስለመጣንበት ሂደት የሚገልጹ ሙዚቃዎች በጣም በጣም ደስ ይለኛል እና በጣም እነሱን ማድመጥ እወዳለሁ። እንዲሁም ደግሞ የፍቅር ሙዚቃዎች የተለያዩ ደሳስ የሚሉ ሙዚቃዎች እነሱንም በሚገባ ደስ ይለኛል እንዲሁ ደግሞ የሀገር ስለ ሀገር የሚዘፍኑ ሙዚቃችም የሀገሬን በጣም ስለምወድ በጣም ደስ ይለኛል ማለት ነው። ከዚህ ከዚህ አንፃር በርካታ የሙዚቃ ሂደቶች ይኖራሉ ማለት ነው። ከእነኚህም በዋነኝነት እንዳልኩት መግለጽ እንችላለን። የሙዚቃ የምወዳቸው ሂደቶች እንግዲህ በጣም በበርካታ በርካታ አይነት ሙዚቃ ቢሆኑም ያው የተወሰነውን ያክል ለማየት ነው የሞከርኩት እና ያው ከዚህ ከዚህ አንፃር ስለ ምሳሌ ስለ ገንዘብም የተዘፈኑ ሙዚቃዎች በጣም በጣም ደስ ይሉኛል ማለት ነው። ምክንያቱም ያለውን የገሃዱን አለም እውነታ ብልጭ አድርግተው የመስታወት ያክል ነው የሚያሳዩንና ስለዚህ ይሄን ደግሞ እውነታውን ካወቅን እና ከተቀበልን የተሻለ ለውጥ ለማምጣት በጣም መትጋት ይኖርብናል። ማለት ነው። ከዚህ ከዚህ አንፃርም ትልቅ የሆነ የ በዚህ የሙዚቃ ኢንዱስትሪ ውስጥ ትልቅ የሆነ ሂደትን መመልከት እንችላለን። እና ከዚህ ከዚህ አንፃር ትልቅ የሆነ የ አመለካከት መለወጥም ሂደት ይኖራል። በተለያዩ ሙዚቃዎች እና እንግዲህ ሙዚቃዎች በጣም ከባባድ መልእክት ያዘሉ ሙዚቃዎችም ይኖራሉ ማለት ነው። ምክንያቱም ከባባድም መልእክት ያልኩት ምንድነው? ለምሳሌ ይሄ ቁጭ ብለን ከሆነ ስራ ላይ ካልዋለን ወይም ደግሞ ዝም ብለን አልባሌ ቦታ ላይ የምንውል ከሆነ እነኚህ እነኚህ አሁን ነገሮችን በቀላሉ በሙዚቃ መልክ የሚገልጿቸው በርካታ ሰዎች አሉና። ይሄ ደግሞ ትልቅ የሆነ የአስተሳሰብ ለውጥ የሚኖርበት የሚመጣበት ሂደት አለና ከዚህ ከዚህ አንፃር ትልቅ የሆነ የሙዚቃ ሂደቱን ልዩ የሚያደርግበት ሂደት አለና። ከዚህ ከዚህ አንፃር ትልቅ የሆነ ጥቅም የምናገኝበት ወይም ደግሞ ትልቅ የሆነ የ አመለካከት ለውጥ የምናገኝበት ሂደት አለና። ከዚህ ከዚህ አንፃር ነው እንግዲህ በሚገባ የምናየው ማለት ነው። እንደ አጠቃላይ እንግዲህ ትልቅ ጥቅም የምናገኝበት የሙዚቃ ሂደት ይኖራል ማለት ነው። ለምሳሌ የሙዚቃ ኢንዱስትሪው ስንመለከት በጣም ጎበዝ የሆኑ የሙዚቃ ባለቤቶችም ደግሞ ሙዚቃን በጣም የሚተውኑት ሰዎች አሉ። ትልቅ ተሰጥኦ የተሰጣቸው ማለት ነው። ከዚህ ከዚህ አንፃር እንግዲህ ልዩ የሆነ የ ሙዚቃ ባለሙያዎችም አሉ ማለት ነው። እነኚህን እንግዲህ በሀገራችን በጣም በርካታ የሆኑ በሙዚቃው ኢንዱስትሪው ላይ ትልቅ የሆነ ሚናን የሚጫወቱ ሰዎች አሉ እና ይሄም እንግዲህ በሀገራችን ያለውን የእያንዳንዱን የኑሮ ሂደት የሚገልጹ ናቸው ብዬ አስባለሁ። ይሄን ይመስላል እንደኣጠ

እሺ በድጋሚ የተመልሻለሁ ማለት ነው እንግዲህ ብዙ ጥያቄዎችን እየተነሱልኝ ነው በጣም ደስ ብሎኛል። በጣም ጥሩ ጥያቄዎች ተነስቷል ማለት ነው። እንግዲህ የምትወደው ፊልም ምንድነው የሚል ጥያቄ ነው? አሁን የቀረበልኝ እንግዲህ የምወደው ፊልም ያው እኔ ፊልም እንደ አጠቃላይ እውነታው ስናገር ፊልም ያንን አለ ደስ አይለኝም ብዙም አልመለከትም ማለት ነው። ምክንያቱም የራሴ ምክንያት ስላለኝ ነው። ይሄንን ማድረግ ወይም ደግሞ የማልመለከተው ያው የምመለከተው አልፎ አልፎ። ቢሆንም ያው በሀገራችን ያሉ ፊልሞችን ነው አልፎ አልፎ እነሱንም የምመለከተው ለምሳሌ ያክል በሀገራችን የተለያዩ ፊልሞች አሉ። ማለት ነው እነሱንም ፊልሞች ደግሞ በደንብ መርጬ ነው የማየው ማለት ነው። ምክንያቱም ፊልም ላይ የምናየው ብቻ በገሃዱ አለም ላይ ሲገለጽ እውነት የማይሆንበትም ሂደት አለ ማለት ነው። እውነትም እንዳለ ሁሉ እንዲሁ ደግሞ አስቸጋሪ የሆነ ከእውነታው የራቀም ሂደት እንዳለው ተመልክቻለሁ። እና ይሄ ደግሞ ትንሽ ከእኛ ከመኖራችን ጋር የሚያቃርም መሄደትም ስላለ እንዲሁ ደግሞ ያን ያህል ውጤት የሚሰጠኝ የፊልም ሂደቶች። ትልቅ ትምህርት የሚባል ነገር የማላገኝባቸው ፊልሞችም ስላሉ ከዚህ ከዚህ አንፃር እንዲሁ ደግሞ በጣም ጥቅም ያላቸው በጣም ወሳኝ የሚባሉ የፊል ሂደቶችም ኢንዱስትሪው ላይ የተሰማሩ በጣም ጎበዝ ታታሪ የሆኑ አርቲስት ባለሙያዎች አሉ ማለት ነው። ከዚህ ከዚህ አንፃርም እንግዲህ የምትወደው ፊልም ምንድነው የሚለውን ጥያቄ ስንመለከት? የምወደው ፊልም የሀበሻ ነው ወይም ደግሞ የኢትዮጵያን ፊልም ነው በጣም በጣም ደስ የሚለኝ ማለት ነው። ያው ባየው ጊዜ ደስ የሚለኝ ደግሞ በመጠኑ ስለማይ ያን ያህል ብዙም ስለማልቆይበት ፊልሙን ማለት ነው ያው አልፎ አልፎ ባይም የሀበሻን ፊልም ነው የኢትዮጵያን ፊልም ነው የማየው ማለት ነው። ያው ብዙ ፊልሞች ደስ ቢሉም በጣም ብዙ ፊልሞች ቢያስደስቱም ጥሩ የሚባሉ የፊልሞች የፊልም አይነቶች አሉ ለምሳሌ ለምሳሌ ሳንሳሮ የሚል ፊልም ስንመለከት የሆነ ስሜት የሚሰጠው ወይም ደግሞ ጥሩ አስተማሪ ያለው ፊልም አለ ማለት ነው። እና እንደ አጠቃላይ ያው ብዙ ፊልሞች ስላሉ ያን ያህል በበርካታ ስለሆኑ እንትን ለማለት ያህል ነው እና ያው ደግሞ ዋነኛው ስለ ፊልም ስናነሳ ምንድነው? ያን ፊልም ማየታችን የሚያስደስት መሆኑ የሚያስቅ መሆኑ የሚያዝናና መሆኑ ብቻ ሳይሆን ከዛ ከፊልሙ በኋላ እኛ ምንድነው ያተረፍነው የሚለውን ዋነኛው ጥያቄ መሆን ያለበት ብዬ አስባለሁ። ምክንያቱም ማየትማ ለምሳሌ ቲክቶክን በጣም ብዙ ጊዜ ላይ የምናሳልፍበት ሂደት አለ። በስህተት በሚገባ ገንዘብ እየሰሩበት ያሉ ቢኖሩም አልፎ አልፎ ችግር የሚፈጥሩ ወይም ደግሞ ራሳቸውን ጊዜያቸውን የሚጨርሱበት ሰዎች ስላሉ ማንኛውንም ነገር ላይ ስንገባ እኔ ምን እያተረፉኩበት ነው የሚለውን መለስ ብለን ስንጠይቅ ምላሽ ከሌለን ችግር አለ ማለት ነው። እዛ የገባንበት ዘርፍ ላይ እኛ ጋር በጣም ትልቅ የሆነ ችግር አለማለት ነው ይሄንን መርምረን ከችግሩ መውጣት እናም ችግሩን መረዳት ይኖርብናል ማለት ነው። ከዚህ ከዚህ አንፃር ትልቅ የሆነ የአስተሳሰብ ለውጥ ማድረግ አለብን ማለት ነው ይሄ ደግሞ በዋነኝነት ነኝነት የኛን የ የጥሩ የሚባል የአስተሳሰብ ሂደት ሊኖር ይችላል። የስሜት መረጋጋት የስሜት አለመስማማት ሂደት ከእኛ ጋር ሊፈጠር ይችላል። እና ይሄ ደግሞ በዋነኝነት ከእኛ ከእኛ ጉዳይ ጋር ከእኛ ነክ ከሆኑ ጉዳዮች ጋር ትልቅ የሆነ መስተጋብር ይኖረዋል እና ይሄ ደግሞ በጣም በዋነኝነት ልዩ የሚባል የአስተሳሰብ ለውጥ አለ ወይ ደግሞ ይኖራል ማለት ነው። እና ከዚህ ከዚህ አንፃር እንግዲህ የፊልም ኢንዲስቲሪው ላይ በተወሰነ መንገድ እመለከታለሁ ማለት ነው እንግዲህ ፊልም ኢንዲስቲሪው ሆኖ ስንመለከት በጣም በሀገራችን በርካታ የሆኑ ባለሙያዎች አሉ ማለት ነው። እነኚህ ባለሙያዎች ደግሞ ትልቅ የሆነ የሙያ ዘርፍ ላይ ተሰማርተው በጣም ጥሩ የሚባል ደረጃ ላይ የደረሱ ሰዎችም አሉ። ከዚህ ከዚህ አንፃር ትልቅ የሆነ የሙያ ዘርፍ ላይ ተሰማርተው ውጤት ያገኙ ደግሞ ውጤት ላይ እየደረሱ ያሉ ሰዎች ስላሉ ከዚህ ከዚህ አንፃር ትልቅ የሆነ የ የዚህ ኢንዱስትሪ መጠን ወይንም ደግሞ የኢንዱስትሪ ስፋት በጣም ጥልቅና ብዙ ሰዎች ጋር ተደራሽ ስለሆነ በጣም በሚገባ የተሰራበት ስለሆነ ሰዎችም በጥሩ መንገድ ከተጠቀሙት ጥሩ የአእምሮ እድገት ይኖራቸዋል ብዬ አስባለሁ እንዲሁም ደግሞ በመጥፎ ከተጠቀሙት መጥፎ የሆነ የአስተሳሰብ ሂደት ይኖራቸዋል ማለት ነው። ይህ ደግሞ ከአመለካከት ጋር ተያይዞ ስለሚመጣ በጣም ጥሩ አርግተን ከተጠቀምነው ጥሩ ውጤት እናገኝበታለን ጥሩ ምልከታም ይኖረናል ማለት ነው። የለኝ አንዳንዱ ነገር ለምናስበው ነገር መልካም እንድናስብ ይረዳናል አስተሳሰባችንን እድቀይር ይረዳናል እና እንደ አጠቃላይ ስንመለከት እንግዲህ ይህን ይመስላል ማለት ነው። እንደ አጠቃላይ ስናየው ይሄ ነው ማለት ነው

እሺ ወደ ቀጣይ ጥያቄ ገብቻለሁ ማለት ነው። እንግዲህ በአዲስ መልክ ተመልሻለሁ ማለት ነው። በጣም ጥሩ ጊዜ እያሳለፍኩ ነው። በጣም ደስ ብሎኛል ማለት ነው። እንግዲህ ወደ ጥያቄዬ ስገባ ማዕድን ትጠቀማለህ? የሚል ጥያቄ ነው እንግዲህ ማዕድን ስለማዕድን ስንመለከት ያው ያን ያህል እውቀቱ የለኝም ማለት ነው። እውነታው ስንመለከት ማዕድኑ እንግዲህ በተለያዩ ትልቅ የሆኑ ባለሙያዎች ትልቅ የሆኑ የሳይንሳዊ ተሞከረ እዛ በሳይንሳዊ እውቀት ነው ማዕድን በከፍተኛ ሁኔታ ሊፈለግም ሆነ ሊሰራ ወይም ደግሞ ከሚፈለገው ቦታ ላይ ሊወጣ የሚችለው ማለት ነው። እንግዲህ ማዕድን ብዙ አይነት ማዕድኖች አሉ ለምሳሌ ስንመለከት በምድር ውስጥ የሚገኙ ለምሳሌ ወርቅን ስንመለከት ትልቅ ገቢ ያለው ወይም ደግሞ ትልቅ ገንዘብ የሚያወጣ ነው። እንዲሁም ደግሞ ዳይመንድን ስንመለከት ኮባልት አሉ እነኚህ የተለያዩ አይነት ማዕድናት አሉ ማለት ነው። እንግዲህ ከዚህ ከዚህ አንፃር ብዙ አይነት በሀገራችን ማዕድኖች አሉ ማለት ነው። ስንመለከት እና ከዚህ ከዚህ አንፃር እንግዲህ ማዕድን እጠቀማለሁ የሚለው ያው ማዕድን የማዕድን ሂደቶች በጣም በብዙ መንገድ ቢኖሩም አልጠቀምም ማለት ነው ለጊዜው። እና ማዕድን እንግዲህ ለአንድ ሀገር በጣም በጣም በጣም መሰረታዊ የሚባል ነው ማለት ነው ማዕድን መኖሩ በአንድ ሀገር ውስጥ እና ያ ማዕድን ለብዙ በዛ ሀገር ውስጥም ላሉ ዜጎችም ሆነ ለተለያዩ ጎረቤት ሀገርም ሊሆን ይችላል። እንዲሁም ወደ ኤክስፖርት የሚደረጉ የተለያዩ ማዕድኖች ሲኖሩን በጣም ለሀገራችን ትልቅ ገቢ እና ለ እንዲሁም ደግሞ ትልቅ የሆነ የ ፋይናንስ ኢንዱስትሪውን በጣም በጥሩ ሁኔታ ስቴብል ለማድረግ ወይም ደግሞ ለመቆጣጠር ለማመጣጠንም ይጠቅማል ማለት ነው። አንድ ሀገር ውስጥ የተለያየ ማዕድን በጣም በሚኖርበት ሂደት እና ለምሳሌ እንግዲህ በሀገራችን ወርቅን ብንመለከት በጣም በጥሩ ሁኔታ አለ ማለት ነው በሀገራችን በተለያዩ መልክአ ምድር አቀማመጦች ላይ አለ ማለት ነው። እንግዲህ ወርቅን ስንመለከተው እንዲህ በቀላሉ ሊገኝ የማይችል ነው። ከተገኘም ደግሞ በጣም በጣም ውድ የሆነ ሽያጭ የሚሸጥበት ሂደት አለ ማለት ነው። አሁን ላይ ደግሞ በጣም በጣም ዋጋው እየናረ የሄደበት ሁኔታ አለና ከዚህ ከዚህ አንፃር እንግዲህ ወርቅን በጣም በጣም በከፍተኛ ሁኔታ በጥንቃቄ ከተጠቀምነው ወይም ደግሞ አውቀን ቦታውን የማውጣት ሂደት ላይ ከገባን ትልቅ የሆነ ውጤት የምናገኝበት ሂደት አለ ብዬ አስባለሁና ከዚህ ከዚህ አንፃር እንግዲህ ወርቅ ልዩ የሆነ ገንዘብ የሚያወጣበት የት አለ። እንዲሁም ደግሞ በተለያዩ ለምሳሌ ወደ ኮባልት ስንመለከት በጣም በርካታ ቦታዎች ላይ ይኖራሉ ለምሳሌ ወደ ሻኪሶ የሚባሉ ቦታዎች እንደዚህ እንደዚህ ያሉ ቦታዎች ላይ በጣም በጣም ይኖራሉ አልፎ አልፎ እና ያው የሀገራችን መልከአ ምድር አቀማመጡ በጣም ገራሚ ስለሆነ አባጣ ጎባጣ ወይም ደግሞ ረግረጋማ አለ፤ ተራራዎች አሉ፤ ሸለቆዎች ሸንተረሮች አሉ፤ ግድላማ ቦታዎች አሉ እና ሜዳዎች አሉ በጣም በከፍተኛ ሁኔታ የሀገራችን የመልከአ ምድር አቀማመጥ ለየት ያለ ነው ማለት ነው። ከዚህ ከዚህ አንፃር ነው እንግዲህ በተለያየ መንገድ ይሄ የ የተለያዩ ማዕድኖች የሚገኙበት ሂደት እንደየቦታው ሁኔታ አስቸጋሪ ቢሆንም ጥሩ የሆነ የአቀማመጥ ሂደት አለው ማለት ነው እንግዲህ የመልክዓ ምድሩ እና ከዚህ ከዚህ አንፃር መመልከት እንችላለን ብዬ አስባለሁ የተራራዎቹን ይዘት ወይም ደግሞ የተራራዎቹን አቀማመጥም ማለት ነው እና በብዙ መንገድ ማዕድናት ይኖራሉ በሀገራችንም አልፎ አልፎ ቦታዎች ላይ በርካታ ማዕድናቶች አሉ ማለት ነው የተወሰነውን ያክል ያው ዋና ዋናዎቹን ለመጥቀስ ያህል ነው የሞከርኩት እንጂ በጣም በጣም በርካታ የሆኑ የማዕድን አይነቶች አሉ ማለት ነው። ለምሳሌ ለሀገራችን ስንመለከት ትልቁን የገቢ ምንጭ የሚሆንበትን ሁኔታ እየመጣ ነው አሁን አሁን ላይ ማለት ነው። ለምሳሌ የወርቅን ምርት ብናይ አልፎ አልፎ በጣም ጥሩ እየተገኘ የሚሄድበት ወይም ደግሞ እየተገኘ ያለበት ሁኔታ አለ እና ከዚህ ከዚህ አንፃር ትልቅ የሆነ ለህዝባችን ጥቅም የሚሰጥ የተለያዩ ገቢዎች ሲመጡ ያው ሀገር የምታድግበት ሂደት ይኖራል ሀገር ወደ ማደግ ውስጥ ያው የመለወጡ ሂደት ነው እና ከዚህ ከዚህ አንፃር በብዙ መንገድ ስለማዕድን ማንሳት ይቻላል እና ያው ከብዙ በጥቂቱ የተወሰነውን ለመጥቀስ ያህል ነው የሞከርኩት ማለት ነው እና እንደ አጠቃላይ ማዕድን አልጠቀምም ማለት ነው ያው እውቀቱም ስለሌለኝ ያን ያህል አስቤበት አልሜበት አልተነሳሁም ማለት ነው ማዕድን ላይ። እና ከዚህ ከዚህ አንፃር ነው ማለት ነው። ትላልቅ ባለሙያዎች አሉበት። ትልቅ የሆነ ሙያ ዘርፍ ላይ ተሰማሩ ሰዎች እንዳት

እሺ በድጋሚ ተመልሻለሁ እንግዲህ ጥሩ ጊዜ እያሳለፍኩ ነው ደስ ብሎኛል ማለት ነው ወደ ጥያቄዬ ስገባ ቅሬታዎችን እንዴት ታስተናግዳለህ የሚል ጥያቄ ነው እንግዲህ ቅሬታዎች በተለያየ መንገድ የሰው ልጅ ቅሬታ ያቀርባል የስራ ምቾት ላይኖረው ይችላል የተሰጠው ምርት ወይንም አገልግሎት ላይመቸው ይችላል ቅሬታ ሊያቀርብብን ይችላል እንዲሁ ደግሞ ከምንሰራው ስራ ጋር ተያይዞ ለተለያዩ ሰዎች ችግር ሆኖባቸው ቅሬታ ሊያቅርቡብን ይችላሉ ማለት ነው እነኚህ እነኚህ ቅሬታዎችን እንግዲህ በምን አይነት መንገድ ችግሮቹን እንቅረፍ የሚለውን ሀሳብ በደንብ ማጤንና መመልከት ይኖርብናል ብዬ አስባለሁ እና ከዚህ ከዚህ አንፃር እንግዲህ ትልቅ የሆነ የ አስተሳሰባችንን የምንገመግምበት ሂደት መኖር አለበት ብዬ አስባለሁ እና ያው እያንዳንዱ ነገር ከአመለካከት የሚመጣ ሂደት ነው እንዲሁም ደግሞ ከስራው ስህተትም አንፃር አንዳንዴ የሚፈጠርበት ሁኔታ ይኖራል እና እንዲሁ ደግሞ ከስራውም ሁኔታ የሆነ ችግር የሚፈጥርበት ሂደት አለ ማለት ነው በዋነኝነት ደግሞ የአመለካከት ቅሬታ ሲኖር ወይም ደግሞ በተለይ የስራ ላይ ቅሬታ ሲነሳብን ትልቅ የሆነ ጉዳይ ነው ማለት ነው ብዬ እንደማስበው ምክንያቱም ደግሞ ያንን ቅሬታ የቀረበበትን ጉዳይ ስለ ምን እንደሆነ በደንብ መረዳት የመጀመሪያው ነገር ነው ማለት ነው ከዛ ከተረዳን ቦኋላ ደግሞ እንዴት ችግሩን መፍታት ይቻላል እኛ በዛ ሁኔታ የተጠቁ ሰዎች ወይም ደግሞ ያ ቅሬታ ያቀረቡ ሰዎች እንዴት ወደ ተመጣጣነ ሂደት ይመለሳሉ የሚለውን በደንብ አስበንበት እና አቅደንበት ማወቅ መረዳት አለብን ማለት ነው እንግዲህ እንደ አጠቃላይ ቅሬታዎች እንዴት ታስተናግዳለህ የሚለው በሚገባ ቅሬታው በምን ጉዳይ ላይ እንደሆነ በደንብ አጠናጥናለሁ ማለት ነው ኢንፎርሜሽኑን እያንዳንዱን ነገር ሰበስባለሁ ከሰዎች እና በዛ ጉዳይ ላይ እውነትም ከእኔ ስራ ቦታ ችግር ካለ በደንብ አጤናለሁ ከዛ በኋላ ችግሩን በደንብ በላልቼ ካየሁ በኋላ ችግሩ ከእኔ ከሆነ እነኛን ሰውዬ በሚገባ ጠርቼ ያው ይሄ ያነሳችሁት ሀሳብ በጣም ትክክል ነው ይሄ ይሄ ይሄ ችግር ተፈጥሯል በእኛ በኩል ስለዚህ ስላደረግነው ስህተት ከልብ ይቅርታ እንጠይቃለን ለቀጣይ በሚገባ እንክሳቸዋለን ሰዓት ጀምሮ የፈለጉትን ይሄንን እቃ በዚህ በማስተካከላችን ብራንዱን በማስተካከላችን አሁን መረከብ ትችላላችሁ ከአሁን ሰዓት ጀምሮ ብለን እነኛ ሰው የመጡ ሰዎችን በፍቅር ይዘን በፍቅር የመለሰን እቃውን እንደ አዲስ ለየት ባለ ሁኔታ መስጠት እንችላለን ማለት ነው ስለዚህ ይሄን ይሄን ስናደርግ አንደኛ ታማኝነታችንን ጨምሮ ሁለተኛ ደግሞ የኛ ለየት ያለ የራሳችን የሆነ ብራንድ የሚፈጠርበት ሂደት አለና ከዚህ ከዚህ አንፃር መመልከት እንችላለን ብዬ አስባለሁ እንዲሁም ደግሞ ከቅሬታዎች ሲነሱ ለምሳሌ ከእኛ ስህተት ውጪ የሆኑ ቅሬታዎች ሊኖሩ ይችላሉ በደንበኞቻችን የማስተዋል ችግር ሊሆን ይችላል ወይም ደግሞ ስለ የምናቀርበው ስራ በደንብ ተረድተው ላይገዙን ይችላሉ እና እንዲሁ በጫፍ ጫፏን ሰርቶ የገዙ ሰው ወይ ይሄ ነገር እንዴት ለዚህ ነገር አይገለግልም ብላችኋል እንዴት አላገለገለኝም ይሄው እንደዚህ ተበላሽ ስለሚችሉ ይሄን ይሄን ደግሞ ትልቅ ትምህርት የምንሰጥበት ሂደት አለ ማለት ነው ከዚህ ከዚህ አንፃር ያው በአሁኑ ጊዜ ላይ ደግሞ በሶሻል ሚዲያዎች በጣም በማህበራዊ ድረገጾች ትልቅ የሆነ የቢዝነስን የማስራት ደግሞ ቢዝነስን የማስተዋወቅ ሂደቱ በጣም ጥሩ የሆነበት ጊዜ ላይ ደርሰናል እና ይህንን በዚህ መንገድ በሚገባ ለሰዎች ተደራሽ ማድረግ ይኖርብናል ማለት ነው እያንዳንዱን ስለምናቀርበው እቃ ሊሆን ይችላል ስለምንሰጠው አገልግሎት ሊሆን ይችላል ስለን እያንዳንዱ ነገር ለሰዎች የተገኘ ሁኔታም ካደረስን ከእኛ ያን ያህል ጥያቄ ይነሳብናል ብዬ አላስብም ቢነሳብንም ጥያቄው ተነስተን ከእኛ የምንሰራውም አንፃር ተመልክተን ሰዎችን ችግር በተገቢው ማስማሚያ መንገድ ሰዎችን በእርጋታ ይዘን ተርጋግተን የምናስተናግድበት ይኖራል ሁኔታ አለ ማለት ነው ከዚህ አንፃር መመልከት እንችላለን ብዬ አስባለሁ እንግዲህ ቅሬታዎች ስንመለከት በተወሰነ መንገድ ስለ ቅሬታ ለማንሳት ሞክሬያለሁ ማለት ነው እንግዲህ በተለያየ መንገድ ሰዎች ቅሬታ አስቸጋሪ የሚባሉ ቅሬታዎችን ላይ አርቦ ይችላሉ እና አንዳንዴ ይህንንም ታሳቢ አድርገን ቅሬታ የሚያርቡበትን መንገድ ማጤንና መረዳት ይኖርብናል እና እንደዚህ አይነት ቅሬታዎች ሲኖሩ በመጀመሪያ በመግባባትና የሀሳቡን ይዘት ተረድተን መፍታት ይኖርብናል ብዬ አስባለሁ እንደ አጠቃላይ ይሄን ይመስላል ማለት ነው።

እሺ በድጋሜ ተመልሻለሁ ይሄ ፕሮግራም በጣም ደስ ብሎኛል በጣም ተመችቶኛል ማለት ነው። እንግዲህ ጥያቄዎቹ ይቀጥላሉ እኔም በደስታ እቀጥላለሁ ማለት ነው በጣም ጥሩ ተመችቶኛል። እና በአደባባይም መናገር ትችላለህ የሚል ጥያቄ ነው እንግዲህ በርካታ ሰዎች ችግር የኔም ችግር የነበረበት ችግር አለ ማለት ነው። ይሄ ጥያቄ? የአንዳንዱ ሰው ይሄን ጥያቄ ነው በተወሰነ መንገድ ያለፈው አለ በደንብ ያለፈው አለ ገና እዚህ ላይ እየታገለም ያለ ሰው አለ እና እኔ ያው በተወሰነ መንገድ ካለፍኩት ውስጥ ነው የምመደበው ብዬ ነው የማስበው። ምክንያቱም እንግዲህ የተለያዩ ሀሳቦችን ለመግለጽ የተለያዩ ከእኛ አይምሮ ጋር ያሉትን በሆነ ሀሳብ ሲነሳ ያንን ሀሳብ በተሻለ መንገድ ለመግለጽ ስንሞክር እንግዲህ የተለያዩ ፍርሃት የሚመጡብን ልንናገራቸው መጀመሪያ ያሰብናቸውን ነገሮች የምንረሳበት ሂደት የሰውን አይነ ስናይ እና የሰው ሲያየን ሲመለከተን እና ይሄ ይሄ አሁንም በጣም በርካታ ሰዎች ጋር የሚፈጠር ነገር ነው ብዬ አስባለሁ እና እኔ ጋርም የተፈጠረ ነገር ደም መሆኑ መጠን ይሄንን እንግዲህ በተሻለ መንገድ ለመቅረፍ እኔ ወስኜ ሰርቼበትና በሚገባ የቀየርኩበት ሂደት አለ ማለት ነው። እሱን ለማጋራት ያህል እንግዲህ በአደባባይ መናገር እንግዲህ በዋነኝነት አደባባይ መናገሩ ጋር ከመረሳችን በፊት እያንዳንዱ የምናገኘውን ሰው በአይናችን አይን ለአይን እንተያያለን ወይ አየዋለው ወይ የሚለውን እሱ ዋናኛ ዋናኛ ለኛ ድፍረት የሚሰጠን ነው ማለት ነው። አይን ለአይን ስንታያይ ምንድነው? እያንዳንዱን ነገር የምናወራውን ነገር ከዛ ሰውዬ ጋር ውሸት የሚናገር እውነት የሚናገር እኛም ሙሉ ኮንፊደንስ እንዳለን ሙሉ ፍርሃት እንደሌለብን ራሳችንን ለራሳችን የምንነግርበት ወይም ደግሞ ራሳችን በራሳችን ትልቅ የሆነ የአመለካከት ሂደትንም የምናስተናግድበት ሂደት አለና ከዚህ ከዚህ አንፃር መመልከት እንችላለን ብዬ አስባለሁ። ይሄንን በአደባባይ መናገር ሂደት ከዚህ ይጀምራል ማለት ነው። እንግዲህ ከማንኛውም ሰው ጋር ስንገናኝ የተለያዩ ኮንታክቶችን ያይናችን ኮንታክት ሊሆን ይችላል በተለይ የአካላችንን ሊሆን ይችላል የምናደርገውን ሂደት ከዚህ ከዚህ ጋር ጠንከር ያለ ድፍረት እንዲህ የምናደርግበት የምናደርግበት ሂደት አለ ማለት ነው። እና በዋነኝነት ደግሞ ከእዚሁ ጋር ተያይዞ በትልቁ ልንመለከተው የምንችለው ወይም ደግሞ ልንመለከተው የሚገባው ምንድነው? ብዬ ስመለከት በዋነኝነት የምንቀርበው ህዝብ ፊት አሪፍ የሆነ የኛ የምንለው እውቀት ሊኖረን ይገባን ማለት ነው። ምክንያቱም እዛ ህዝብ ቀርበን በአደባባይ ቀርበን የምንናገረው ነገር የሆነ ውዝግብግብ ያለ ሰዎችን ለሰዎች ሊረዱት የማይችሉ ነገር ከሆነ ለእኛም ኢሜጅ ጥሩ አደለም ለሰዎቹም ደግሞ ለመስማት ጆሯቸውን ሰጥተው አያዳምጡንም ማለት ነው። ስለዚህ ይህንን በደንብ ተረድተን ስለዛ ስለምናቀርበው ነገር በአደባባይ ፊት እንደመሆኑ መጠን ሰው ብዙ ሰዎች ጋር ተደራሽ ስለሚሆን ይሄንን ጥንቃቄ እርግጥን ለዛ ነገር ተዘጋጅተን መቅረብ አለብን ማለት ነው። ዋናኛው ከዛስ ሲጥሎ አሪፍ ከቀረብን እነኛ የሚመለከቱን ሰዎች እያንዳንዳቸው ልክ እኛ እንደተፈጠረን በእኛም አምሳያ እንደተፈጠሩ በሚገባ ማወቅ መረዳት አለብን ማለት ነው። ሁሉም ሰዎች ሰው እንደመሆናቸው እኔም ሰው እነደመሆኔ መጠን ይሄንን ሀሳብ ታሳቢ አድርግተን በሚገባ አለምንም ፍራት አለ ምንም ወደኋላ ወደፊት ማለት ይሄንን መገንዘብና ማወቅ መረዳት ይኖርብናል ብዬ አስባለሁ። እና ከዚህ ከዚህ አንፃር ጋርም ትልቅ የሆነ የአይምሮ ስኬትን ማምጣት እንችላለን ብዬ አስባለሁ። ምክንያቱም እያንዳንዱ ጥያቄዎች ለመመለስ ስንሄድ ትልቅ የሆነ የራሳችንን ሀይል የምናሳይበት ሂደት ይኖራል እና እነዲሁም ደግሞ የራሳችንን አቅም እኛም የምንገነብ የምንገመግምበት ሂደት ስለሚሆን። ከዚህ ከዚህ አንፃር ጥሩ የሆነ ቆይታን ለማሳለፍ ጊዜን ለማሳለፍ የምንመለከትበት እያንዳንዱን ነገር የምንመለከትበት መንገድ የኛን ጥንካሬ እና የኛን ጎበዝነት የኛን ደግሞ የአስተሳሰብ ሂደትም ሆነ ከሰዎች ጋር የምናደርገውን ንግግር በምንም አይነት ፍርሃት ሳይኖርብን ለማድረግ የምንወስንበት ሂደት ይኖራል። እና ከዚህ ከዚህ አንፃር ነው እንግዲህ ብዙ ሰዎች ጋር ብዙ ጣቢያዎች ሊታላልፉ የሚችሉ ነገሮችን የሚናገሩ ሰዎች ከዚህ ከትንሿ ተነስተው ነው እንግዲህ ቀስ በቀስ ወደተሻለ ደረጃ የደረሱት ብዬ አስባለሁ። ስለዚህ በተወሰነ እንደዚህ ካልኩ የተለያዩ ሰዎችንም ስንመለከት በሚገባ ሰዎችን ለምደው ወይም ደግሞ ከሰዎች ጋር በጣም ተግባብተውም ሆነ ለሰዎች የተለያዩ እውቀታቸውን ለመናገር የሚፈልጉ ሰዎች ምንም አይነት ፍራት የለባቸውም ማለት አይቻልም። ምክንያቱም ቅድሚያ ፍራት ላይ ቆይተው ነው በጊዜ ሂደት ራሳቸውን አሻሽለው እዛ ደረጃ የደረሱት ማለት ነው። ከዚህ ከዚህ አንፃር መመልከት እንችላለን ብዬ አስባለሁና እንደ አጠቃላይ ስንመለከት እንግዲህ በአደባባይ መናገር ትችላለህ የሚለው በሚገባው አሁን ላይ በርትቼ ጎበዝ ሆኜ እየሰራሁ ነው ማለት ነው። ይሄን ይመስላል

እሺ አሁንም ተመልሻለሁ በሌላ ርዕስ ተገናኝተናል ማለት ነው እንግዲህ በጣም ደስ የሚለው ነገር እያንዳንዱ ጥያቄዎች ከህይወት ጋር አብረው የሚሄዱ ከእያንዳንዱ ከራሳችን ካሳለፍናቸው ህይወት ጋር በመሆናቸው መጠን በጣም ደስ ብሎኛል በጣም ደስ ይላሉ ማለት ነው። እንግዲህ ወደ ጥያቄው ስገባ በጣም ደስ የሚል ጥያቄ ነው ማለት ነው። እንግዲህ በምን ትመገባለህ የሚል ጥያቄ ነው እንግዲህ በምን ትመገባለህ የሚለው ጥያቄ በተለያየ አንግል መመለስ እንችላለን ብዬ አስባለሁ። ለምሳሌ የምመገብባቸው የተለያዩ መመገቢያዎች አሉ የምመገባቸው ምግቦች አሉ ማለት ነው እንዲሁ ደግሞ ምግቦችን የምሰራባቸው የተለያዩ ቁሳቁሶች አሉ ማለት ነው። እንግዲህ የነሱን መመልከት እንችላለን። ለምሳሌ ከ ከመጀመሪያው ስንመለከት ለምሳሌ የምመገብባቸው እቃዎች እንግዲህ ያው በምን ትመገባለህ ከሚለው ስለምንነሳ የምመገባቸው እቃዎች በዋነኝት ለምሳሌ ያክል የተለያዩ ትናንሽ ትንሽዬ የሆነች ብረት ድስት አለችኝ ለራሴ ብቻ የምትመች ማለት ነው። እሷን በሚገባ እጠቀማ ለሁ እንዲሁ ደግሞ አሪፍ አድርጌ ወጤን ወይም ደግሞ በሚገባ የተለያዩ አታክልቶችን የምሰራበት ሂደት አለ ማለት ነው። ለኔ የተስማሚ የሆኑ የምግብ አይነቶችን በደንብ አድርጌ እሰራለሁ ማለት ነው። እንደዚህም እንግዲህ የምሰራበትም ዋነኛ የራሴ የሆነ ጥቅም የማግኘት ቤት አለ ማለት ነው። ምክንያቱም አሪፍ ምግብ ከሰራው አሪፍ አመጋገብ እመገባለሁ ውስጤ ደስ ብሎት ማለት ነው። እና ከዚህ ከዚህ ጋር ተያይዞ በጣም ደስ የሚል የአመጋገብ ክህሎት ይኖረኛል ማለት ነው። ከዚህ ጋርም ደግሞ በዋነኝነት ምግቦቹን የምመገብበትም ሂደት የራሴ የሆነ የአሰራር ስልት አለ ማለት ነው። እሱም ደግሞ ምጥን አድርጌ በትንሹ የምሰራበት ሂደት አለ ያው አሪፍ አድርጌ ጣፈጥ አርጌ እሰራታለሁ ማለት ነው። እና ከዚህ ከዚህ አንፃር ትልቅ የሆነ የአሰራር ክህሎትን በጊዜ ሂደት የ አዳብሬያለሁ ማለት ነው። ይሄድን መመልከት እንችላለን እንዲሁ ደግሞ ለምሳሌ የምመገባቸው የምግብ የምመገባቸው የምግብ አይነቶች አሉ በጣም ለየት ለየት ያሉ እመገባለሁ ማለት ነው። እንደ አቅሜ ምክንያቱም ለምሳሌ ጠዋት ላይ አሪፍ የሆነች ቀለል ያለች አቦካዶ በዳቦ ነገር እጠቀማለሁ ማለት ነው። እሷ በጣም ደስ ትለኛለች ማለት ነው። ጥሩ አድርጌ እመገባታለሁ ቀን ላይ ደግሞ ለምሳሌ እንጀራ በወጥ ልበላ እችላለሁ ምሳላይ እንዲሁ አመሻሽ ላይ ደግሞ በጣም ደስ የሚለኝ የተለያዩ አሪፍ የሆኑ ጭም የ ለምሳሌ የማንጎ ጭማቂ ሊሆን ይችላል የአቮካዶ ሊሆን ይችላል እነኚህ እነኚህን በደስታ የምመገብበት ሂደት አለ ማለት ነው። እንግዲህ በተለያየ ስስ ጊዜ የምመገባቸው ሂደቶች በጣም ለየት ይላሉ ማታ ላይ ደግሞ ቀለል ያሉ የአትክልት አይነቶችን የምመገበትም ሂደት አለ ማለት ነው። እና እንግዲህ የትኛውንም ምግብ ስንመገብ በጽዳት በጥራት ሰርተን በሚገባ መመገብ ይኖርብናል ማለት ነው። ለየትኛውም የስራ መስክ አላማ ላይ ስንሰማራም ሆነ ስራው ላይ ስንሰራ የመጀመሪያ እኛ ጤና ስንሆን ነው ወደ ስራው አለም የምንገባውም ሆነ ስራውን ሰርተን የተሻለ ውጤት ላይ ነው የምንደርሰው እና ከዚህ ከዚህ ትልቅ የሆ ነ የአስተሳሰብ ለውጥ የምናመጠው እያንዳንዱን የስራ ሂደት በተሻለ ሁኔታ የምንሰራበት ጥበብ ልዩ በሆነ መንገድ መስራት ይኖርብናል ብዬ አስባለሁና ከዚህ ከዚህ አንፃር መመልከት እንችላለን ማለት ነው። እንግዲህ እንደ አጠቃላይ ስናየው ደግሞ ይሄ የአመጋገብ ሂደት ወይም ደግሞ በምን ትመገባለህ የሚለው ሰዎች በተለያየ መንገድ ይመገባሉ ለምሳሌ ተለያዩ ሳህን ሰርቪሶችን ያመቻቻሉ የሚጠጡበት ውሃ የሚጠጡበት የተለያዩ ብርጭቆዎች ወይም ኩባያ የምንላቸው ወይም ኒኬል ሳህኖች ወይም ደግሞ እንደዚህ ላስቲክ መጠጫ አይነቶች አሉ ማለት ነው እነኚህ እነኚህን በደንብ ተጠቅመን ወደ ምግብ መመገብ ሂደቱ እንገባለን ማለት ነው። እና እንግዲህ ምግብ በተለያየ መንገድ እንመገባለን ማለት ነው እንዲሁም ደግሞ በቀን ሶስት ጊዜ ብ እንደ አገራችን ባህል በቀን ሶስት ጊዜ እመገባለሁ ማለት ነው። ያው በአልፎ አልፎ ጠዋት ጠዋት ባልመገብም ያው በተወሰነ መንገድ የምመገብበት ሂደት አለ ማለት ነው። እና እንደ አጠቃላይ እንግዲህ የምግብ የመመገብ ሂደቱም ሆነ የአሰ ራር ሂደቱ በተወሰነች በጥቂቱ ለመጥቀስ ሞክሬያለሁ ምክንያቱም በጣም ሰፋ ያለ የሚያስነሳ ጥያቄ ስለሆነ ስለዚህ ያው በአጭሩ ለመጥቀስ ሞክሬያለሁ ብዬ አስባለሁ። እና እንደ አጠቃላይ የምንመገብባቸው ወይም መመገብ ብቻ ሳይሆን ከተመገቡም በኋላ በጽዳት አጥበን ማስቀመጥ ይኖርብናል ለቀጣይ ለምንመገብበት ሂደት ማለት ነው። እና እንደ አጠቃላይ ይሄን ይመስላል ማለት ነው። በተወሰነ መንገድ ለመግለጽ ሞክሬያለሁ ብዬ አስባለሁና እንደ አጠቃላይ ይሄን ይመስላል ማለት ነው

እሺ በጣም ጥሩ ጊዜ እያሳለፍን ነው ደስ ብሎኛል አሁንም ወደ ቀጣዩ ጥያቄ መጥቻለሁ ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከተው በስራ ጊዜ እረፍት ታደርጋለህ የሚል ጥያቄ ነው። በጣም ጥሩ ጥያቄ ነው እንግዲህ ማንኛውም ሰው የተለያየ ስራዎችን ይሰራል የተለያዩ የጉልበት ስራዎችን ሊሆን ይችላል። እንዲሁ ደግሞ የቴክኖሎጂ ስራዎችንም ቁጭ ብሎ ሊሰራ ይችላል። እንዲሁም ደግሞ የተለያዩ የኢንዱስትሪ ስራዎችንም ይሰራል። በተለያየ መስሪያ ቤት ተቀጥሮና እያንዳንዱ ሰው ያው በስራ ሂደት ደግሞ በስራ መብዛት ሂደት የሚደክመው ሂደት ይኖራል። እና ያ ጊዜ ላይ ማንኛውም ሰው ቆይ ሲት ትንሽ አረፍ ልበል የሚልበት ሂደት አለ ማለት ነው። እና ከዚህ ከዚህ ጋር ተያይዞ በጣም በርካታ ሰዎች ጊዜያቸውን ወይም ደግሞ እረፍት የሚያደርጉበት ጊዜ የሚያመቻቹበት ሂደት አለ ብዬ አስባለሁ። እና ይሄን ደግሞ ለጤናቸው ትልቅ የሆነ ስሜት የሚሰጣቸው ነገር እንደሆነ ስለሚረዱ ይመስለኛል። ይሄን የሚያደርጉት እና እንግዲህ እንደ አጠቃላይ በስራ ጊዜ እረፍት አደርጋለሁ የሚለው ጥያቄ በሚገባ አደርጋለሁ ማለት ነው። ያው እረፍት የማደርግበት ግን ጊዜ ይወሰናል ማለት ነው። ምክንያቱም ለምሳሌ በስራ ዘርፍ ላይ ሆኜ ወይም ደግሞ ስራ እየሰራሁ ከሆነ። ይሄን ነገር ወይም ደግሞ ይሄን ስራ በደንብ ተጠንቅቄ የማከናውንበት ሂደት አለ ማለት ነው። ምክንያቱም ይሄን ስራ የምሰራበት ዋናኛ ምክንያቱ የተለያዩ የአስተሳሰብ እያንዳንዱ ሰው ላይ ይኖራሉ እኔም ላይ የተለያየ ሀሳብ ይኖራል። እና ያው ከስራዬ ጋር በጣም ሊቃረን የሚችል ከሆነ ቢደክመኝም ምንም ቢለኝ ጨክኜ ለማሳለፍ እወዳለሁ ማለት ነው። ጥሩ ጊዜ እስከሚመጣው ደግሞ እኔ አረፍ ማለት ባለብኝ ሰዓት አመቻችቼ ያ ሰዓት እስከሚደርስ ግዴታ እጠብቃለሁ ማለት ነው። እየደከመኝም ቢሆን ወደ ስራው እመለሳለሁ እና ይሄን ደግሞ የማደርገው ከውጥረት አንፃር ነው ማለት ነው። እና ያመቻቸውበት ጊዜ አለ ማለት ነው። በስራ ጊዜ እረፍት በደንብ አደርጋለሁ ማለት ነው። ያ የሚያረኩበት ምክንያት የስራ ድካም ወይም ደግሞ የስራ መለዋወጥ ስለሚኖር ያንን ደግሞ በጥሩ ሁኔታ ከአስተካከሉ ወይም ደግሞ የተሻለ አድርግተን በጥሩ መንገድ ከመቻቸን እያንዳንዱን የምንሰራውን ስራ ትልቅ የሆነ አርግተን ነው ወይም ደግሞ በተሻለ መንገድ እንሰራለን ብዬ አስባለሁ። እና ከዚህ አንፃር መመልከት እንችላለን ማለት ነው። እንግዲህ በስራ ጊዜ እረፍት ማድረግ ትልቅ የሆነ ጥቅም አለው ማለት ነው። ያም ጥቅም ስንመለከተው በዋነኝነት ለምሳሌ የሚሰጠንን ጥቅም በተወሰነ መንገድ ስንመለከት አንደኛው የሚሰጠን እንደ አዲስ ሆነን ወደ ስራው እንድንመለስ ያደርገናል ማለት ነው። ድካማችን ከላያችን ላይ ለቀቅ ይለናል ይለናል። እና በጥሩ ሙድ በጥሩ አስተሳሰብ በጥሩ ምልከታ ወደ ስራው ተመልሰን በሚገባ ደንበኞቻችንን ማሰናገድ ሊሆን ይችላል። እንዲሁም የተለያዩ ማሽናዎችን ወደ ስራ የምንሰራ ከሆነ እኛ ማሽኖች በአዲስ ጉልበት በአዲስ ሀይል በአዲስ ሀሳብ መደበኛ ስራዎች የምንመለስበት ሂደት ይኖራል ማለት ነው። እና ደግሞ ከዚህም ዘለል ብሎ ስናይ ጥሩ የሆነ የ ከሰውዬ ጋር ነው ንግግርም ሆነ የተለያዩም መልስ መመላለስ ሂደቶች ጥሩ የሆነ ጊዜ እናሳልፋለን ብዬ አሽባለሁ። እንግዲህ በስራ ጊዜ ማለት ነው። እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ እውቅና ነው ወይም ደግሞ እውቀትን የምናገኝበት ሂደት ብዬ አስባለሁ። እና ከዚህ ከዚህ ጋር ትልቅ የሆነ የአስተሳሰብ ለውጥ የምናሳይበት ሂደት ይኖራል። እና ከዚህ ባሻገር ደግሞ ትልቁ ስሜት የምሰጠው ወይም ደግሞ መልካም ሀሳብ ሊሆን የሚችለው እያንዳንዱን የምንሰራውን ስራ ወይም ደግሞ እያንዳንዱን የምናከናውነውን ነው የለት ከለት ተግባራችንን በስራ ጊዜ አከናውናል እረፍት ስናደርግ እያንዳንዱን ችግር ያለብንን ችግራችንን እንዲሁም ደግሞ እረፍት ካደረግን በኋላ እንደ አዲስ አይምሮአችን ስለሚሰራ ያ የደከምንበት ያ የሰለቸንበትን ስራ እንደ አዲስ ተመልሰን በአዲስ ሀይል በሚገባ ተመልሰን ወደ ስራችን የምንገባበት ሂደት አለ። ይሄ እንግዲህ ስራውን እንዳንሰለችም ደግሞ ስራውን ከስራው እንዳንወጣ በድካም ምክንያት ወይም ደግሞ ተያይዞ ትልቅ የሆነ ጥቅም ስላለው። እንግዲህ በጣም ሲደክሙን አርፍ ማለት ምክንያቱም እያንዳንዱ የሰውነት አካላችልም በተለያየ ስራ ከተዳከመ በኋላ ትንሽ ይቅመጥ ደግሞ ሀይል የመሰብሰብ አቅም ስላለው ያን ጊዜ ላይ ደግሞ በተሻለ መንገድ እውቀትም ሆነ አስተሳሰብ ልናገኝበት እንችላለን ማለት ነው። ከዚህ ከዚህ አንፃር ነው። እንግዲህ ለማየት የሞከርኩት እንግዲህ በተወሰነ መንገድ አብራርቼዋለሁ ብዬ አስባለሁ። ያው ጥልቅ የሆነ ጥያቄ ቢሆንም በተወሰነ መንገድ ከጊዜው አንፃር ከሰአቱ አንፃር ለመመልከት ሞክሬያለሁ

እሺ በድጋሚ ተመልሻለሁ ማለት ነው በጣም ጥሩ ጊዜ ያሳለፍኩ ነው ደስ ብሎኛል እንግዲህ ጥያቄዎቹም ይቀጥላሉ ብዬ አስባለሁ እኔም ደግሞ በደስታ ጥያቄዎች ለመመለስ ዝግጁ ነው የማላውቀው እንግዲህ አሁንም ጥያቄ ተነስቶልኛል ወደ ጥያቄዬ ስገባ እንግዲህ የምትወደው ቁጥር ስንት ነው የሚል ጥያቄ ነው እንግዲህ የተለያዩ ቁጥሮች ይኖራሉ ማለት ነው በእያንዳንዱ የስራ መስክ ላይ ተሰማርተን ስንሰራ የተለያዩ ቁጥሮች አሉ በልጅነታችንም የምንማራቸው ከመጀመሪያው ጀምሮ ከትንሽነታችን ከህፃንነታችን አፋችንን በደንብ እንኳን ፈተን በማንነጋገርበት ሰዓት ላይ የተለያዩ ለቁጥር አመቺ ወይ ደግሞ ለኛ ሊገቡን የሚችሉ ቁጥሮችን በትንሹ የምንማርበት ሂደት አለ በልዩነታችን ማለት ነው ያ ጊዜ ደግሞ ትልቅ የሆነ የኛን የአስተሳሰብ ለውጥ ሂደት እያደግን እያደግን መጥተን በጣም በርካታ ቁጥሮችንም እንድናውቅ ሆነ የቁጥሮች አጻጽፍን ቁጥሮች እንዴት መደመር ማባዛት ማካፈል መቀነስ እንደሚቻል እያንዳንዳቸውን ከቁጥሩ ጋር የተያያዙ ነገሮችን በጊዜ ሂደት እያወቅን የመጣንበት ሂደት አለ ብዬ አስባለሁና ከዛም አለፍ ስንል ነው እንግዲህ የምትወደው ቁጥር ስንት ነው የሚለውን መመልከት እንችላለን ይሄን ደግሞ ስንመለከት በተለያየ ምክንያት ሰዎች የሚያጋጥሟቸው ችግሮች ይኖራሉ ከዛ ችግር አንፃር እንግዲህ ተመርኩዞ በጣም ብዙ ቀኖችን የሚገልጹበት ሂደት ይኖራል ማለት ነው ምክንያቱም ያን ቀን በጣም የማይረሱበት በህይወት ዘመናቸው እስከ የሚሞቱ ድረስ የማይረሱበት ሂደት ይኖራል ማለት ነው ለምሳሌ በሰውነታቸው ላይ አካል ጉዳት ሊደርስ ይችላል እንዲሁ ደግሞ ከሞት አፋፍ ላይ የሚተርፉበት ሂደት ይኖራል እና በዛን ቀን ዛሬ ግን ምን አይነት ቀን ነው ብለው ቀኑን ያስታውሱናል በዛ ቀን ከዛ ጀምሮ ያን ቀን ይጠነቀቃሉ ወይም ደግሞ ያን ቀን በወሩ በገባ ቁጥር ያ ቀን በጣም የሚያስታውሱበት ሂደት ይኖራል ማለት ነው ከገጠማቸው ጉዳት አንፃር ይሆናል እንዲሁ ደግሞ ከደስታቸውም አንፃር ሰዎች ቀኖችን ቁጥሮችን ሊይዙ ይችላሉ ብዬ አስባለሁ ምናምን ለምሳሌ ያክል ስንመለከት ለምሳሌ በጣም አንድ ሰው በጣም ታግሎ ታግሎ በህይወቱ በጣም ብዙ ወጣ ወረዶችን አሳልፎ አንድ ቀን የሆነ በሆነ ሂደት ውስጥ ለምሳሌ ሎተሪ ሊሆን ይችላል ወይም ደግሞ በስራ ሂደት ውስጥ የተሻለ ስራ ቦታ ላይ እንዲያርፍ የሚያደርጉት የተለያዩ ስራዎቹ በዛው ቀን ወደዚህ ስራ እንድትገባ ይሄን አይነት እድል ተመቻችቶላት ወይም ደግሞ ወደ ዚህ ስራ ገብቷል እንኳን ደስ አለ የሚል ነገር ሲያገኝ ያቺን ቀን ሰው የማይረሳበት ሂደት አለ ማለት ነው ምክንያቱም ያቺ ቀን ህይወቱን እንደለወጠች ስለሚያስብ በዚህ በዚህ መንገድ ቁጥሮችን ይዛ ማለት ነው እኔም እንግዲህ በተወሰነ መንገድ መመልከት እንችላለን የኔን ጉዳይ ወይም ደግሞ የኔን የቀን ይሄን መውደድ ሂደት ማለት ነው እንግዲህ የምወደው ቁጥር ስንት ነው የሚለው ሃያ ሶስት ቁጥሩን በጣም ደስ ይለኛል ሃያ ሶስት ቁጥር በሀያሶስት ቁጥር ላይ በልጅነቴ የሆነ ዛፍ ላይ ወጥቼ እጄን ተሰበሬ የዳንኩበት ሂደት አለ አለና ያ ጊዜ ላይ ነበር እንደዚህ የሆንኩት ማለት ነው እና ያ ጊዜ መቼም ቢሆን መቼም ከአእምሮዬ የማይጠፋ ጊዜ ነው ማለት ነው ምክንያቱም የተለያዩ ህመሞቹ አሉ ወይም ደግሞ በዛ ጊዜ ተፈጠሩ የተለያዩ ጉዳቶች ስለሚኖሩ ያ ጊዜ እንደዛ ሆኜ በመዳኔ አሁን ላይ በጣም ደስ ይለኛል ማለት ነው በጣም የሆነ ያ ሰው ይሳሳታል እና ከስህተት እንድማር ወደፊትም የተሻለ ነገር እንዳስብ የሚያደርገኝ ነው ብዬ አስባለሁ እና እንግዲህ በዚህ በዚህ መንገድ ሰዎች በተለያየ መንገድ እድሜያቸው እየገፋ በሄደ ቁጥር ትላልቅ የሆኑ ሂደቶችን ሲያሳልፉ በጊዜ ሂደት የማይረሱበትም ሆነ በጊዜ ሂደት የማይለውጡበት ነገር አለ ማለት ነው ከዚህ ጋር ተያይዞና ትልቅ የሆነ የአስተሳሰብ ለውጥም የሚያሳዩበት ሂደት አለ ማለት ነው በዋነኝነት ደግሞ ከሰዎች ስራ ጋር ተያይዞ የሚመጡ የተለያዩ የቁጥር ሂደቶች ይኖራሉ እና ለምሳሌ ኧረ እኔ ከዚህ ሰው ጋር ኮከቤ አይገጥምም የሚሉ ሰዎችንም እንመለከታለን ማለት ነው ይሄ አሁን በተለያየ መንገድ የተፈጠረ ነው ብዬ አስባለሁ እና በዋነኝነት ደግሞ ከእኛ የአስተሳሰብ ክህሎታችንን ደግሞ አስተሳሰብ ምልከታችን ጋር ተያይዞ የሚመጣ ነው ማለት ነው እና ከዚህ ከዚህ ጋር ተያይዞ ትልቅ የሆነ የአስተሳሰብ ለውጥ ሲኖረን ወይም ደግሞ የአስተሳሰብ ምልከታችን ሲቀየር ትልቅ የሆነ የእያንዳንዱን የእውቀት የርከን ደረጃችንን የምናሳድግበትም ሆነ በተሻለ መንገድ የምናውቅበት ሂደት ይኖራል ብዬ አስባለሁ እና ከዚሁ ጋር ተያይዞ እንግዲህ ቁጥርን ካነሳን አይቀር ቁጥርን ጥቅም ስንመለከት በጣም ዋነኛ ነው ብዬ አስባለሁ በህይወት ላይ ትልቅ ነገሮች ይሰጠናል ለምሳሌ አንድ ቢዝነስ ውስጥ የገባ ሰው የእቃዎቹን ብዛት በቁጥር ማወቅ ይኖርበታል የሚሸጠውን የሚያተርፈውን የከሰረበትን ሊሆን ይችላል የሚያስገባበትን ሊሆን ይችላል እያንዳንዱን ነገር ማወቅ አለበት እና ቁጥር ትልቅ ጥቅም አለው ማለት ነው እንደ አጠቃላይ።

እሺ በጣም ጥሩ ወደ ቀጣይ ጥያቄ እንገባለን ማለት ነው እንግዲህ ጥሩ ጊዜ እያሳለፍን ነው ደስ ብሎኛል። እንግዲህ ቀጣዩ ጥያቄ ይሄ ደግሞ ስንመለከተው ቃልህን ትጠብቃለህ የሚል ጥያቄ ነው በጣም ጥሩ የሆነ ጥያቄ ነው። ቃሌን እንግዲህ በሚገባ እጠብቃለሁ ማለት ነው። እንግዲህ ቃል መጠበቅ ማለት ትልቅ የሆነ የሰዎች አመኔታ ወይም ደግሞ ከሰዎች ያለንን ልዩ የሆነ ያአስተሳሳብ ግንኙነት ፍጹም ሊያስተካክለውን የሚችል ነው። ብዬ አስባለሁና እንግዲህ በዋናኝነት ቃል መጠበቅ ትልቅ የሆነ የ የአስተሳሰብ ለውጥም ሆነ የአመለካከት ለውጥ ይኖራል ማለት ነው። እንግዲህ ቃል ከመጠበቅ ጋር ተያይዞ እንግዲህ ምን አይነት ቃል ነው የምንጠብቀው ወይንም የሚለውን መመልካት ይኖርብናል ብዬ አስባለሁ። እንግዲህ በዋናኝነት የምንጠብቀው ቃል ተለያዩ በተለያዩ የስራ መስኮች ውስጥ ስንሰማራ ከተለያዩ ሰዎች ጋር እንደመገናኘታችን መጠን የተለያዩ ቃል ልንገባላችሁ የሚገባ ወይ ደግሞ ቃሌ የምንገባላቸው ሂደት አለ ማለት ነው። ለእነኛ ሰዎች እንግዲህ ያን የምናደርግበት ሂደት የእያንዳንዱ የምንጠየቀው ጥያቄ ልኖር ይችላል እያንዳንዱ ምንመልሰው ሚገባ መልስ ሊኖር ይችላል እንዲሁ ደግሞ እያንዳንዱ የ እያንዳንዱን የሆነ የእውቀት ክህሎት የምናካፍልበት እንዲሁም ደግሞ ሰዎች እኛን በሚገባ አምነውን በሚገባ ተራድተውን። ይሄን ነገር እንካ አስቀምጥልኝ ወይም ደግሞ ይሄን ነገር እንዳትናገር ነው ላንተ ብዬ ላንተ ብቻ ነው ይሄን ሚስጥር የነገርኩህ ስለምወድ በጣም በደንብ ስለምታስብልኝ እኔም በደንብ ላስብልህ ከዚህ ኪሳራ እንድትድን ነው የሚል ነገሮች ሊነግሩኝ ይችላሉ። ወይም ደግሞ የሆነ ነገር ሰጥተውን ይሄን ነገር ለዚህን ያህል ቀን አስቀምጥልኝ እኔ ጋር ስላልተመቻቸኝ ነው ብለውን ይሰጡናል። እና እንግዲህ ቃልን ተመጠበቅ ጋር ቃልን ከመጠበቅ ጋር ተያይዞ ይሄ ነገር እንግዲህ ስንመለከተው ትልቅ የሆነ ነገር ነው ብዬ አስባለሁ። ምክንያቱም ያ ሰው አምኖ እኛን በእኛ ላይ ተስፋ ጥሎ በጥሩ ሁኔታ ገንዘቡን እንዲሰጠን የሚችልበት ሂደት አለ ማለት ነው። ያን የሚያደርግበትም ሂደት በዋነኝነት የሆነ ገቢ የምናገኝበትንም ሆነ እያንዳንዱን ያ ሰው በዚያ ጉዳይ ምክንያት የተለያዩ ችግሮች ቢያጋጥሙትም ለየዛኔ ሰው ገመናም ሆኖ ያ ሰው የነገረን ሚስጥር ሊሆን ይችላል የሰጠንን የእቃ አይነት ሊሆን ይችላል ይሄንን ይሄንን በጥንቃቄ መያዝ እና በጥንቃቄ ማስቀመጥ ይኖርብናል ብዬ አስባለሁ። ምክንያቱም ይሄን የምናደርገው በዋነኝነት ይሄን እየሰጠን አደራ በደንብ ተቀብለን አደራ በሊታ ላለመሆን የሰጠን አደራ በልዩ ሁኔታ ለዚያ ለሰው ማስረከብ ይኖርብናል ማለት ነው። በጠየቀን ሰዓት ለምሳሌ ገንዘብ ሊሰጠን ይችላል እቃ ሊሰጠን ሊሆን ይችላል ይሄን ነገር አስቀምጡ ብሎ በተለያየ መንገድ እንካ ይሄን ላተወሰነ ጊዜ ተጠቀምበት ብሎ ልሰጠን ይችላል እንካ የተወሰነ ኑርበት ብሎ ቤት ይሄንን ቦታ ኑርበት ሊል ይችላል። ነግድበት ሊል ይችለል አለዓ እንደዚህ እንደዚህ አይነት ነገሮች ሰጥቶን በጊዜ ሂደት ደግሞ እኛ የተሻሻልን አሪፍ ደረጃ ስንደርስ ያ ሰው መጥቶ በቃ ይሄን ነገር እንደዚህ ስጠኝ እንደዚህ ችግር ላይ ወደኩብህ ምናምን ሲለን እረ ዞር በል ምናምን ማለት ሂደት ሳይሆን። በጥሩ ሁኔታ ያ ሰው እንደሰጠን አመሰግነን እንደውም በተሻለ መንገድ አመቻችተን የተሻለ ነገር ለዛ ለሰው ሰጥተን ማስረከብ ይኖርብናል ብዬ አስባለሁ። እኔ እንደምረዳውና ይሄንን ማድረግ ትልቅ የሆነ የአስተሳሰብ ለውጥ ይኖረዋል ብዬ አስባለሁና። ቃልንም ከመጠበቅ ጋር ተያይዞ ትልቅ የሆነ መተማመንን ይፈጥራል ለትውልድም ትልቅ የሆነ ልምድን ያስከብታል። ለልጆች ልጆቼ ከልጆች ልጆች ወይም ደግሞ የልጅ ልጆቻችንን የምናስተምርበትም ሂደት አለ። ከእኛ የሚማሩት ልጆች አሉ የሆነ ነገር እንዲሁ ደግሞ የኛ ልጆች ደግሞ ከሚቀጥለው ትውልድ ጋር የሚያስተምሩት ሂደት ይኖራልና። ከልጅ ልጅ የሚተላለፍ የቃልን መጠበቅ አደራ ያለመብላት ወይም ደግሞ አደራን መጠበቅ ግድ እንዳለብን የሚያሳይ የህይወት እውነትን ማሳየት ይኖርብናል ለልጆቻችንም ጭምር እንዲሁ ደግሞ ለዛ ሀላፊን ለሰጡንም ሰዎች ጭምር ማለት ነው። መታማን ይኖርብናል እንግዲህ ማመንም ሆነ መታመን ለራስ ሲሉ እስከሆነ ድረስ ትልቅ የሆነ የመተማመን ሂደትን ማዳበርም ሆነ ለሰዎች መልካም ሀሳብም ማሰብ በጣም የተሻለ ነው ብዬ አስባለሁ። እና እንደ አጠቃላይ ስንመለከተው እንግዲህ ከቃል ከመጠበቅ ጋር ተያይዞ ላይ ስንመለከት ሰዎች ለሰዎች የማይተማመኑበት ሰዎች ለሰዎች ሰዎች የሚከዳዱበት ሂደት አለ። ይሄንን ደግሞ በጊዜ ሂደት በመልካም ሰዎች የምንቀይርበት ሂደት ይኖራል ማለት ነው። ይሄንን መልካም ስራ እየሰራን ከሄድን ጥሩ ነገር ይፈጠራል። እና ጥሩ ሰዎችም ይገነባሉ ለሀገር ሊጠቅሙ የሚችሉ ብዬ አስባለሁ። እንደ አጠቃላይ ይሄን ይመስላል ማለት ነው። ስንመለከተው ማለት

እሺ በጣም ደስ ብሎኛል ወደ ቀጣይ ጥያቄ እንገባለን ማለት ነው። እንግዲህ ቀጣይ ጥያቄ። እንግዲህ ስንመለከት እንግዲህ በነገራችን ላይ በጣም እነዚህ ጥያቄዎች በጣም ጥሩ ጥሩ የሚባሉ ጥያቄዎች ናቸው ከህይወት ጋር ተመሳሳይ ግንኙነት ያላቸው ወይም ደግሞ ከመኖራችን ጋር ትልቅ የሆነ መስተጋብር ያላቸው ጥያቄዎች ናቸው ማለት ነው። ስለዚህ በጣም ደስ ብሎኛል ጥሩ ጊዜ እናሳልፋለን ብዬ አስባለሁ። እንግዲህ ወደ ጥያቄዎቼ ልግባ ማለት ነው። ወደ ጥያቄ ወደ ተጠየቅኩት ጥያቄዎች ልግባ ማለት ነው። እንግዲህ በየትኛውም መተግበሪያ መልእክት ትልካለህ የምል ጥያቄ ነው? እንግዲህ ይሄ ከቴክኖሎጂ ሂደቶች ጋር በጣም ግንኙነት ያለውና እንዲሁ ቴክኖሎጂዎችን ያማከረ ጥያቄ ነው ብዬ አስባለሁ ማለት ነው። እንደ አሎሆም እንዳለንበት የቴክኖሎጂ የደረጃ ማለት ነው። እንግዲህ አሁን የፈጣን የሆነ ጊዜ ላይ ነው ያለነው ወይ ደግሞ በቀላሉ እያንዳንዱን ነገር ቤታችን ሆነን አክሰስ የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄንን ደግሞ በተገቢ ሁኔታ ተረድተን እና አውቀን አሁን ከጊዜው ጋር መራመድ ይኖርብናል ብዬ አስባለሁ። እንግዲህ እንደ አጠቃላይ ወደ ጥያቄ ውስጥ መጣ በየትኛው መተግባሪያ መልእክት ትላላካለህ የሚለው ትልካለህ የሚለው ጥሩ ጥያቄ ነው። እንግዲህ የመጀመሪያው የምልከው በ ኢንተርኔት አማካኝነት በኢሜል ነው ማለት ነው። የተለያዩ ጉዳዮችን የማነሳበትም ወይ የተለያዩ መልእክቶችን የምልክበት ኢሜል አለ። እንዲሁም ደግሞ የቴሌግራም በደንብ ዋና ዋናዎቹን ለመጥቀስ ያህል የቴሌግራምንም እጠቀማለሁ እንዲሁ ደግሞ የኤስኤምኤስ በሚገባ እጠቀማለሁ ማለት ነው። ከዚህ አልፍ ስንል ደግሞ የተለያዩ ኢሞ የምንላቸው ፕላትፎርሞችም አሉ። ከዚህ ጋርም የተያያዙ እንዲሁ ደግሞ የተለያዩ ዌብሳይቶችን የምንጠቀምበት ሂደት ይኖራል ማለት ነው። እንደየ ስራ ሂደታችን እንደየ ፈጠርነው ቢዝነስ አይነት የምንጠቀማቸው ለምሳሌ በተለያየ መንገድ ሊሆን ይችላል። ለምሳሌ ኢንስታግራምን ልንጠቀም እንችላለን ለሰው ተደራሽ ለማድረግ ማለት ነው። ለምሳሌ የኛን ፕሮዳክት ሊሆን ይችላል እንዲሁም በቲክቶክ ሊሆን ይችላል። የኛ አለንም ብርቱ ነው አገልግሎት በደንብ ለሰዎች ተደራሽ እንዲሆን በእነኚህ ፕላትፎርሞችም መጠቀም የምንችልበት ሂደት አለ ማለት ነው። እንግዲህ በጣም በብዙ ጊዜ ግን የምትጠቀመው መልእክት የምላላክበት በኤስኤምስ በኤስኤምኤስ እና በቴሌግራም እንዲሁም በ በኢሜል እጠቀማለሁ ማለት ነው። ያው ሌሎች ብዙ መጠቀሚያዎች አሉ ለምሳሌ እንደ ቲውተር ያሉ አሉ እንዲሁ ደግሞ እንደ ዋትሳፕ የምንላቸው ኮኔክት የምናደርጋቸው ከሰውዬ ጋር ግንኙነት የምናደርግበት ሂደት አለ ማለት ነው። በተወሰነ ያክል ለመጥቀስ ያህል ስብዬ ነው እንጂ በርካቶች በርካቶች አሉ። አሁን ባለንበት የቴክኖሎጂ ሂደት ልዩ የሆኑ የተለያዩ እውቀቶችን ይዘን ለሰዎች ተደራሽ የምናደርግበት እያንዳንዱ የሙያ ችሎታም ሆኖ የሙያ ዘርፍ አሉ ብዬ አምናለሁ። በሚገባና ከለኝ እነኚህ ነገሮች እንግዲህ በልዩ ሁኔታ ከተጠቀምባቸው ህይወታችንን ሊለውጡ የሚችሉ ወይም ደግሞ የተሻለ ደረጃ ላይ ሊያደርሱን የሚችሉ ናቸውና አለኝን ተግባራዊ ማድረግ። በጣም ወሳኝ ነገር ነው ብዬ አስባለሁ። እና አጠቃላይ እና በዋናነት ደግሞ የእያንዳንዱ የቴክኖሎጂ ግኝት ወይም ደግሞ የቴክኖሎጂ ሂደት በጥሩ መንገድ ካየነው እንደውም ጥሩ ሁኔታ ከተገበርነው ትልቅ የሆነ ጥቅሙ የሚሰጠን ሂደት አለውና ይህንንም ታሳቢ አድርግተን መንቀሳቀስ ይኖርብናል ብዬ አስባለሁ ማለት ነው። እንደ አጠቃላይ ትልቅ የሆነ የአመለካከት ለውጥ ይኖረናል ማለት ነው። እያንዳንዱን የቴክኖሎጂ ሂደቶች ስንጠቀም በዋነኝነት ጥንቃቄ አድርገፈግተን መጠቀም ይኖርብናል ማለት ነው። ለምሳሌ ተለያዩ መረጃዎችን ስንልክ የምንጠቀምበት ፈጠኒ ብሎ ሊደርስ የሚችለውን የኢንተርኔት ሂደት ልንጠቀም እንችላለን ማለት ነው። ይሄንን ስንጠቀም ደግሞ በዋነኝነት ለሰዎች ብቁ የሆነ ተደራሽ እንዲሆን ለምሳሌ ያክል ፌስቡክን ብንመለከት ፌስቡክ አድንሽ ለምሳሌ ማየት እንችላለን እንዲሁ ነው እንደ አጠቃላይ ሰዎች በፔድ ክፍያ ፕሮሞት እናደርግበት የሚችልበት ሂደት አለ። በተለያዩ ፕላትፎርሞች ላይ እንዲሁም ደግሞ በየትኛውም መተግበሪያ የምንጠቀምበት ሂደት አለ ማለት ነው። ክፍያ ሳንከፍል ጥሩ ልናስተውቅበት የምንችልበትም ሂደት አለ። ከዚህ ከዚህ ጋር ተያይዞ ለስራችን ትልቅ የሆነ ውጤት የሚያስገኝልን ቴክኖሎጂ ነው ያለነው ማለት ነው። እነዚህ ደግሞ መልእክት የምንልክባቸው እያንዳንዱ እንግዲህ ገንዘብ ሊያመጣልን የሚችለው ደግሞ ስራችንን ሊያስፋፋ የሚችሉ ናቸው እና እነኚህንም ጉልህ የሆነ ሚና መጫወት ይኖርብናል። በእነኚህ ፕላትፎርሞቼም ደግሞ በእነኚህ መልእክት መላላኪያ ሂደት ሆይ ማለት ነው። እንደ አጠቃላይ በተወሰነ መንገድ ለማየት ሞክሬያለሁ ብዬ አስብሬያለሁ። እንግዲህ ይሄን ይመስላል እያንዳንዱ የፕላትፎርም

እሺ በድጋሚ ተመልሻለሁ ወደ ቀጣዩ ጥያቄ ተመልሼያለሁ ማለት ነው። ጥሩ ጊዜ እያሳለፍኩ ነው። በጣም ተመክቶኛል። ደስ ብሎኛል ማለት ነው። እንግዲህ ወደ ጥያቄው ስገባ ሌሎችን ማበረታታት ትችላለህ? የሚል ጥያቄ ነው እንግዲህ ሌሎችን ማበረታታት ትችላለህ? የሚለው ጥያቄ በጣም ጥሩ ጥያቄ ነው። ምክንያቱም እያንዳንዱ ሰው በተለያየ ሰው የሚበረታታበትም ሆነ የተሻለ ስራ እንዲሰራ የሚነገርበትም ሆነ የሚመከርበት ሂደት አለ ማለት ነው። ከዚህ ከዚህ አንፃር በብዙ መንገድ መመልከት እንችላለን። እንዲና እና ይህ ደግሞ የአመለካከት ሂደት እያንዳንዱን እውቀት ያለውን ማህበረሰባችንንም ሆነ በትምህርት ላይ የተመረኮዘም ያልተመረኮዘውንም በተሰማራበት የስራ ዘርፍ ላይ ትልቅ የሆነ የአስተሳሰብ ለውጥ እንዲያደርግ ይረዳዋል ብዬ አስባለሁ። ይሄንን ማድረጋችን እና እያንዳንዱን እውቀት እንዲጨብጥ ካደረግነው ትልቅ የሆነ የአመለካከት ለውጥ ይዞልህ ይመጣል ማለት ነው። ይህ ሰው ደግሞ ጥሩ የሆነ አመለካከት ለውጥ አመጣ ማለት እያንዳንዱ ስራዎቹን በተሻለ በተገቢው መንገድ የሚሰራበት ሂደት ይኖራልና ይሄን ደግሞ በዋነኝነት ትልቅ የሆነ የሙያ ክህሎት የሚይዝበት፤ የሚጨብጥበት ሂደት ይኖራል እና ይሄን ደግሞ በዋነኝነት ማረጋገጥ የሚቻልበት ሂደት አለ ማለት ነው። ከክህሎቱም አንፃር ከማበርታት ማበረታታቱም አንፃር ማለት ነው። እንግዲህ ከሌሎች የሌሎች ማበረታታት ትችላለህ? የሚለውን በደንብ እችልበታለሁ ማለት ነው። በምችለው አቅም ከእኔ ከእነሱ በተወሰነ መንገድ ከተሻልኩ ከሆነ ከእነሱ ባልሻልም በተቻለ መንገድ ሰዎች ጥሩ መስራታቸውን ሳይ የእነኛ ሰዎች አፕሪሼት ማድረግ እፈልጋለሁ። ምክንያቱም ጥሩ እንደመስራታቸው ጥሩ የሆነ ሞገስና ክብር ሊሰጣቸው ይገባል ብዬ አስባለሁና ከዚህ ከዚህ አንፃር ጥሩ ነገሮችን እነግራችኋለሁ ማለት ነው። ሊጠቅማቸው የሚችለውን ነገር ማለት ነው። እንዲሁም ደግሞ ከእኔ በታች ያሉ ካሉ ደግሞ እነሱንም የእውቀት ደረጃ ቢያንስ እኔ ያለፍኩባትን ትንሿን መስመር "እንደዚህ ሆኜ ነው እንደዚህ ሆኜ ነው" ብዬ የማስረዳት አቅም አለኝ ማለት ነው። ምክንያቱም እንደዛ የማስረዳበት ዋናው ምክንያቴ ደግሞ እነኛ ሰዎች በጥሩ መንገድ እንዲያልፉ ወይም ደግሞ የተሻለ እውቀት ይዘው እንዲሻገሩ ለማድረግ ነው ማለት ነው። ምክንያቱም አንድ ሰው ካሳለፈው ነገር የሆነ ነገር ሲነግረን ብዙ ነገር እንማራለን ብዬ አስባለሁ። እና ከዚህ ከዚህ አንፃር ትልቅ የሆነ የአስተሳሰብ ለውጥ እንዲኖረን ማድረግ እንችላለን። እና እያንዳንዱን የስራ ሁኔታ በተገቢው መንገድ መስራት እንችላለን ማለት ነው። ይሄን ደግሞ ለማድረግ እንግዲህ የሌሎችን ማበረታታትም ሆነ እኛም ሌሎች የሚሰጡንን እያንዳንዱን መልእክትም ሆነ መረጃ በሚገባ አውቀን ተንትነን ስለመረጃው ምንነትና ማንነት በደንብ መጠየቅና መገምገም ይኖርብናል ብዬ አስባለሁ ማለት ነው። እንደ አጠቃላይ ደግሞ ልዩ የሆነ የእውቀት አድማስ ማስፊያም ሆነ የእውቀት ብልህነትን በተመለከተም ልዩ የሆነ የእውቀት ፍጻሜንም ይዘን ማለፍ ወይም ደግሞ ለሰዎች ማስረዳት የሚችልበት ሂደት ይኖራል እና ከዚህ ከዚህ አንፃር ደግሞ ልዩ የሆነ የእውቀት ደረጃን ማሳለፍ እንችላለን ማለት ነው ምክንያቱም እያንዳንዱ እውቀት በሰጠነው ልክ ይሰጠናል ማለት ነው ለሰዎች ለምሳሌ ባስረዳነው ልክ እኛም እውቀቱን በደንብ ቦታ ለምሳሌ ሲጠይቀን የተወሰነ ነገር መልሰንለት እኛ ያላወቅናትን ነገር ገብተን በተለያዩ ሰርች ልናደርግ እንችላለን ሰዎች ልንጠይቅ እንችላለን እና እውቀታችንንም እኛም እያዳበርን የምንሄድበት ሂደት ይኖራል እና ይሄንንም ከዚህ ከዚህ አንፃር ትልቅ የሆነ የአስተሳሰብ ለውጥ እናመጣለን ማለት ነው። ለሰዎች የምናውቀውን መናገራችን ደግሞ በተሻለ ሁኔታ እኛም እያደግንበት የምንሄድበት ስለ ስራው ምንነትና ማንነት እኛም በደንብ በትንታኔ የምንሄድበት ሂደት ይኖራልና ከዚህ ከዚህ አንፃር ነው ማለት ነው እንግዲህ ትልቅ የሆነ ለሰዎች ጥሩ ነገር መናገር የተሻለ እውቀትን መጨመርም ሆነ ለሰዎች መልካም ማሰብን እኛም ለሰዎች መልካም እንዳሰብነው ሰዎችም ለእኛ መልካም እንዲያስቡ መልካም ሰዎች ወደ እኛ እንዲቀርቡ የሚሆንበት ሂደት አለ ብዬ አስባለሁና እንግዲህ ለሌሎች የምናውቀውን መናገርም ሆነ ማብራራት ትልቅ ጥቅም አለው። ምንም ሊጎዳን የሚችለው ነገር የለም ብዬ ነው የማስበው። ምክንያቱም ለኛ ያለው እንጀራ የትም አይሄድም ወይም ደግሞ እኛ በተሰማራንበት ስራ ሰዎች ቢሰማሩም የኛን እነሱ መውሰድ አይችሉም እኛም የእነሱን መውሰድ አንችልምና እንደ አጠቃላይ

እሺ አሪፍ እንግዲህ በድጋሚ ወደ ቀጣዩ ጥያቄ መጥቻለሁ ማለት ነው እንግዲህ ጥሩ ጊዜ እያሳለፍኩ ነው። ወደ ጥያቄ ስገባ አመራር ሚና አለህ ወይ የሚልጥያቄ ነው? በጣም ጥሩ ጥያቄ ነው። እንግዲህ በራሴ ቢዝነስ ላይ ትልቅ የሆነ የአመራር ሙያ እና ጥበብ አለኝ ማለት ነው። ለምሳሌ የተለያዩ ሰዎችን በማስተናገድ ወይም ደግሞ የተለያዩ እዛ እኔ በተሰማረውበት ስራ ላይ ሰዎች እንዲሰሩ ለመቅጠርም ሆነ በዛ በስሬስ እንዲሰሩ ለማድረግ። ግዴታ የአመራር እውቀት ሊኖር ይገባን ማለት ነው ይሄንን ደግሞ በተገቢው መንገድ እየተጠቀምኩ ብሎ ብዬ አስባለሁ ማለት ነው። ምክንያቱም ለሰዎች ጥሩ ነገር ከማሰባችን ጋርም ተያይዞ የአመራር ሂደታችንንም በከፍተኛ ሁኔታ በጥሩ መንገድ መምራት ይጠበቅብናል ማለት ነው። ይሄን ደግሞ ካደረግን በዋነኝነት የሚጠቅመን ምንድነው? ያመራር ሂደታችንንም ሆነ እነኛ ሰዎች ለእኛ ያላቸውን የአመለካከት ሂደት በተገቢው ሁኔታ እንዲለውጡ ደግሞ እንዲቀይሩ የምናደርግበት ሂደት አለ ማለት ነው። ከዚህ ጋር ተያይዞ ትልቅ የሆነ የአመለካከት ለውጥ እንዲኖራቸው ማድረግ እንችላለን ብዬ አስባለሁ። እና እንደ አጠቃላይ ደግሞ የሆነ የሞያ ሂደትንም ሆነ የአስተሳሰብ ሂደትን በሚገባ ልንቀይርበት የምንችልበት ሁኔታ አለ ብዬ አምናለሁ። በተገቢው መንገድ እና ይሄን ደግሞ ካደረግን ወይም ደግሞ በተሻለ መንገድ ከሰራን እያንዳንዱን የእውቀት ማሳፋፋትም ሆነ የእውቀት ልምድን መለዋወጥ ትልቅ የሆነ የአስተሳሰብ ሂደትም ሊፈጥርልን ይችላል። እና ይሄ ደግሞ ፈጠረልን ማለት እያንዳንዱን የስራ ሂደት በዋነኝነት ልንሰራበት ወይም ደግሞ የተሻለ ልንሰራበት የሚችልበት ሂደት ትልቅ የሆነ የእውቀት ማስፊያም ደግሞ የእውቀት ማመንጨት ሂደት አለ ማለት ነው። ይሄን ደግሞ ካደረግን እያንዳንዱን የአመራር ሂደት ወይም ደግሞ ከሰዎች ጋር ያለንን ትልቅ የሆነ ጥብቅ የሆነ የስራ ግንኙነት በሚገባ እንወጣዋለን እንዲሁ ደግሞ ሰራተኞቻችንን በደንብ መቆጣጠር እንችላለን ማለት ነው። በሰአት እንዲወጡ በሰአት እንዲገቡ ወይም ደግሞ እያንዳንዱ የሚያደርጉትን የውሎ ሂደት በተሻለ መንገድ እንዲሰሩ ፕሮግራም ይዘን ትልቅ ትምህርት የምንሰጥበት ሂደት አለ ማለት ነው። ይሄ ደግሞ በዋነኝነት ጥቅም የሚሰጠው እንግዲህ የስራውን ሂደት በጥሩ ሁኔታ እንዲሰሩ ወይም ደግሞ የተሻለ እንዲያስቡና እንዲረዱ የሚያደርግ ነው ማለት ነው። ይሄን ደግሞ ከዚህ ጋር ተያይዞ ደግሞ በዋነኝነት እያንዳንዱን የሚሰሩትን ስራ መመርመር ይኖርብናል እኔ ደግሞ ማየት መመልከት ይኖርብናል ማለት ነው። ያንን ተመለከትን ደግሞ ማለት የአንዳንዱን የሙያ ግዴታቸውን ተወጥዋል አልተወጡም እዚህ ጋር ምን አይነት ስራ አልተሰራም? ምን አይነት ስራ ተሰርቷል እንዲሁ ደግሞ እያንዳንዱን በሙያቸው ላይ ያለውን ሂደት በጥሩ መንገድ ሰርተውታል ወይስ እንዴት ነው የሚለውን በተገቢው መንገድ እንመለከታለን ማለት ነው። እና ይሄ ደግሞ ዋናኛ የአእምሮ በስለት የሚጠይቅበት ሂደት ይኖራል ማለት ነው። እንደ አጠቃላይ አመራርን ስንመለከት እንዲህ በቀላሉ ማንኛውም ሰው ተነስቶ ወደ አመራርነት አይገባም ብዬ አስባለሁ ማለት ነው። ምክንያቱም ከአመራር ጋር ተያይዞ ጥሩ እውቀት ያላቸው ሰዎች ወይም ደግሞ ጥሩ ከሰዎች ጋር ግንኙነት ያላቸው ሰዎች እንዲሁ ደግሞ ሰዎችን በጥሩ መንገድ መቅረብ ሰዎችን በደንብ ማስተዳደር የሚችሉ ሰዎች መሆን አለባቸው ማለት ነው። ከአመራር ጋር ስናይ ምክንያቱም ይሄን ካላደረጉ በግልፍተኝነት ምንም ነገር ሊሰራ አይችልምና ይሄንንም ታሳቢ ተደርጎ መወሰድ አለበት ማለት ነው። እንደ አጠቃላይ ስናየው እንግዲህ በልዩ ሁኔታ ከዚህ ከዚህ አንፃር ሰዎችን መረዳትም ሆነ እኛም በተገቢው መንገድ የመስራት ገሎታችንን ካዳበርን በጥሩ መንገድ ስራውን እያንዳንዱን ስራ መተግበር እንችላለን ብዬ አስባለሁና። እንደ አጠቃላይ ስንመለከተው እንግዲህ ጥሩ የሆነ የአመራር ሂደትን ለማከናወን ጥሩ የሆነ እውቀት መሰብሰብ የተለያዩ መጽሐፎችን ማንበብ እንዲሁ ደግሞ ከተለያዩ ትላልቅ ሰዎች ይህንን ማኔጅ የሚያደርጉ። በብዙ ሺህ የሚቆጠሩ ሰዎች ማኔጅ የሚያደርጉ ሰዎችን በደንብ መጠየቅ ከእነሱ ትምህርት መውሰድ። እንዲሁ ደግሞ የተለያዩ እንዳልኩት መጽሐፎችም ማንበብ ሊሆን ይችላል ከሰዎች ልምድን መውሰድም ትልቅ የሆነ ጥቅም ይሰጣልና ይሄንንም ታሳቢ ማድረግ ይወርብላል ማለት ነው። እንደ አጠቃላይ ትልቅ ጥቅም ለማግኘት ትልቅ የሆነ የአስተሳሰብ ለውጥ ሲኖር በጣም የተሻለ ጊዜ ላይ የተሻለ እውቀት ላይ ይደርሳል ብዬ አምናለሁ። እና እንደ አጠቃላይ ይሄን የምመለከተው እያንዳንዱን የእውቀት እርከን ይህን ይመስላል ማለት ነው። እንግዲህ በተወሰነ መንገድ

እሺ በድጋሚ ተመልሻለሁ ማለት ነው እንግዲህ ወደ ቀጣዩ ጥያቄ ስገባ። ጥያቄ እንግዲህ አሁንም አሁን የቀረበልኝ ጥያቄ? የፀሀይ መውጣትን ታያለህ የሚጥያቄ ነው በጣም ደስ የሚል ጥያቄ ነው። የሚጥያቄ የፀሀይ መውጣትን ከተፈጥሮ ልዩ የተሰጠን ጸጋ ነው አለው የፀሀይ መውጣት ሂደት የብርሃን የመስጠት ሂደቷና። ከዚያ ተያይዞ ደግሞ ከተፈጠረው ጋር የሚገናኙ ብዙ ነገሮች ስላሉ ከፀሀይ ጋር በጣም ትልቅ የሆነ ግንኙነት አለኝ ብዬ አስባለሁኝ ወይም ደግሞ በፀሀይ ጋር ያለኝን የአመለካከት ሂደት በጣም በጥሩ መንገድ የተጠቀምኩበት ነው ብዬ አስባለሁ ምክንያቱም። ለምሳሌ ፀሀይ ጠዋት ላይ ብልጭ የምትልበትኝ ወይም ደግሞ ለሰዎች ምቹ የሆነ የአየር ሁኔታን ይዛ የምትመጣበት ሂደት አለ ማለት ነው። እንግዲህ ይሄን ስታደርግ እንግዲህ በጣም ደስ የሚል ተፈጥሮ ጸጋ በረከት እንዳላት የሚመረከትበት ስህተት አለ። እንዲሁ ደግሞ ጠዋት ላይ እንግዲህ ፀሀይ ፍንጥቅ ብላ ብቅ ብላ ትንሽ ወጣ ስትል ልየት ያለ ፀሀይዋ ምቹ የሚሆንበትን ሙቁኝ ሙቁኝ የምትልበት ሂደት አለና በጣም የምወቃት ሂደት አለ ማለት ነው። ምክንያቱም ስሞቃት ምንድነው? በጣም ደስ የሚል ቅልል ያለ ረጋ ያለ ከበድ ያለ አለ በጣም ምቹ ተስማሚ የሆነ የፀሀይ ሙቀቷን ትረጫለች ማለት ነው። ጠዋት ላይ ያ ጊዜ በጣም ደስ ደስ ደስ ይለኛል ማለት ነው። እንዲሁም ማታ መሻሽ ላይ የምትረጨው የፀሀይ ሂደት በጣም ደስ ይላል ማለት ነው። በጣም መካከለኛ የሆነ ቅዝቃዜ ያልበዛበት ፀሀይ ሙቀትም ያልበዛበት መካከለኛው የሙቀት መጠን የምትረጭበት ሂደት አለ። ይሄ ደግሞ ዋናው ከተፈጥሮ ጋር በጣም ትልቅ ቁርኝት እንድናደርግ የሚያደርገን ነው ብዬ አስባለሁ እና። እንዲሁ ደግሞ ፀሀይን እንግዲህ እኔ የምመለከትበት መገደ ከተለያዩ ከ ስራ አይደለም ጋር ልዩ የሆነ አስተሳሰብ ለውጥ እንዲኖረኝ የማስብበት መንገድ በተለያየ መንገድ ስላለ እንግዲህ ከፀሀይ ጋርም ያለኝ ቁርኝት በጣም ልዩ ነው ማለት ነው። ይሄን ቁርኝት ደግሞ የፈጠርኩት እንዴት ነው የሚለውን ስንመለከት እንግዲህ ለምሳሌ ስናይ ክረምት ላይ በጣም ከባድ የሆነ የዝናብ ይኖራል ወይም ደግሞ በጣም አየሩ ጥቅጥቅ ያለ ዳመና ይሆንና ከዛ የሞያ እያጉሮመርመ እየሮሙ በጣም ዝናብ የሚዘምበት ሂደት አለያን ጊዜ ፀሀይ አትታይም አለን ነው። አትታይም ስል ዳመና ይሸፍናታል ማለት ነው። ከዛ ለምሳሌ መሻሽ ላይም ሆነ ከሰአት በጣም በከፍተኛ ሁኔታ ከመጥን በላይ ዝናብ እዚህ የሚዘምብበት እና ውሃ የሚቻቻበት ሂደት አለ ማለት ነው። እንግዲህ ያ ከሆነ በኋላ እንግዲህ ማታ ይመሻል። ከዛ ጠዋት ላይ እንግዲህ ልክ ከእንቅልፌ ተነስቼበት ብቅ ስል የማየው በጣም በጣም የሚያስገርመኝ ልዩ ተፈጥሮውን አያለሁ ማለት ነው። እንግዲህ ከሰአት ለምሳሌ በጣም ከባድ ናብ ዘንቦ ወደ ሙፀ ሳናየት ይመሻልና እና ከዛ ጠዋት ላይ ስነሳ እንቅልፌ ልክ ፀሀይዋ ወለል ልብላ መልከአ ምድሩን እንዳለ አካባቢውንም ሆነ የሀገሪቷን ደስ በሚል ሁኔታ ፏ የምታደርግበት ሂደትን ሳይ በጣም እገረማለሁ ማለት ነው። ከህይወቴ ጋርም በደንብ አገናኝቼ የማይበት ሂደት አለ ማለት ነው። ምክንያቱም በህይወት ላይ ብዙ ውጣ ውረዶች ብዙ ያላሰብናቸው ነገሮች ብዙ ያልተረዳናቸው ነገሮች እኛን ይጎዳሉ ወይም ደግሞ እኛን የሚሰብሩበት ሂደት አለ ከማሰባችን ጋርም ተያይዞ አሳሰቢ ሂደታችንን በጣም በከፍተኛ ሁኔታ የምቀይርብን ሂደት አለ ማለት ነው። እና እነኚህ እነኚህ ነገሮች ስላሉ ትልቅ የሆነ ለየት ያለ እሳቤ እንድኖረኝ ረድቶኛል ማለት ነው። ያም እሳቤ ምንድነው? ፀሀይዋ እንግዲህ ዝናቡን ተከትላ እንደምትወጣው ሁሉ የኛም የህይወት ውጣ ውረድ በጣም በከፍተኛው ሌሊታ ችግር ውስጥ ተሞልቶ ቢያልፍም በጊዜ ሂደት ደግሞ ልክ ፀሀይዋም ዝናቡም ጥቅጥቅ ያለውን ዝናብ ዘንቦ አባርቶ እሷም ደምቶጣው ሁሉ የኛም የህይወት የፈተና ሂደት የሚረጋጋበት ደግሞ ከዛ ፈተና ወጥተን የተሻለ ህይወት ላይ እንደምንደርስ በዚህ መንገድ የምረዳበት ሂደት አለና ከተፈጥሮ ጋር ትልቅ ቁርኝት ካለን ትልቅ የሆነ የእያንዳንዱን ህይወትን የምንረዳበት መንገድ። ለየት ያለ ከመንጋው አስታሰብ ወጣ ብለን ልዩ በሆነ ሁኔታ የምናስብበት ሂደት አለና ይሄንንም ታሳቢ አድርገን ማየት መመርከት መዳሰስ ይኖርብናል ብዬ አስባለሁና። እንደ አጠቃላይ ይሄ የፀሀይ ሂደት ይሄን ይመስላል በተወሰነ መንገድ ለማየት ያክል ነው እንጂ እያንዳንዱ የፀሀይ ሂደት ተነግሮ የሚያልቅ አይደለም ትንታኔው ማለት ነው በጣም በርካታ ጊዜ እና ሰዓት ይፈልጋል ማለት ነው። ከጊዜ አንፃር ይህን ይመስላል

እሺ በጣም ጥሩ ወደ ቀጣዩ ጥያቄ መጥቻለሁ ማለት ነው። እንግዲህ ቀጣዩ ጥያቄን ስንመለከተው በእጅ መጻፍ ትችላለህ የሚል ጥያቄ ነው ማለት ነው። እንግዲህ በብዙ መንገድ የህይወት ሂደቶች ውስጥ ከልጅነት ጀምሮ እስከ እስከ አለንበት ደረጃ ድረስ። በሚገባ የምንማርበት ሂደት አለ ማለት ነው እያንዳንዱ የተለያዩ ትምህርቶች አሉ በዚህ ላይ ደግሞ በእጅ የምንጽፍባቸው የተለያዩ ብእር እስክርቢቶዎች አሉ እርሳሶች አሉ ማለት ነው። እንግዲህ በእጅ መጻፍ ትችላለህ ትወዳለህ የሚለው ጥያቄ በደንብ እወዳለሁ ማለት ነው። ለምሳሌ በስክርቢቶ በተለያዩ ነገሮችን በትምህርት ደረጃ ላይ የምንጽፋባቸው ሂደት አለና በእጅ መጻፍ በጣም በጣም ደስ ይለኛል ማለት ነው። እጅ ጽሁፌም አሪፍ ስለሆነ በጣም ምቹ አድርግቼ የምጽፍበት ሂደት አለ ማለት ነው ለሰው ሊነበብ እንዲችል ማለት ነው። እና ማንኛውም ሰው ሊያደርገው የሚችለው ነው እንግዲህ የመጽሐፍ ሂደትም ሆነ የ በእጅ የመጻፍ ጽሁፍን ማሳመርም ሆነ። በጥሩ ሁኔታ ጽፎ ለተለያየ ነገር ለሚፈልገው ነገር ማዋልም እያንዳንዱ ተማሪ የሚያደርገው ግዴታ ነው ብዬ አስባለሁ። እንግዲህ በእጅ መጻፍ በጣም እኔ ደስ ይለኛል። እንዲሁም ደግሞ ለምሳሌ የተለያዩ ስራ ሂደቶች ውስጥ ሆነ እንዲሁ ደግሞ የተለያዩ ትምህርቶች ላይ ተሰማርተን። ስንማር እንግዲህ የተለያዩ ነገሮችን እንጽፋለን ለተለያዩ ሀሳቦችን እናነሳለን እንዲህ ደግሞ የተለያዩ የ እውቀት አድማሶችንም የምናሰፋበት ሂደት በተለያየ መንገድ ከተለያዩ ዜናዎች የተለያዩ ቪዲዮዎች እንዲሆኑም ደግሞ የተለያዩ መጽሄቶች ጋዜጦች አሉ እንዲሁም ደግሞ የተለያዩ መጽሐፎች ከእነኚህ ከእነኚህ የምፈልገውን ነገር ለእኛ የሚጠቅመን ነገር የምንጽፍበት ሂደት አለ ማለት ነው። እንዲሁም ደግሞ በዚህ ቢዝነስ አለምም ስንሰማራ ገቢና ወጪያችንን ለማመጣጠን እያንዳንዱ የእቃውን አይነትም ዋጋውንም ለማወቅ የምንጽፍበት ሂደት አለ ማለት ነው። እንዲሁ ደግሞ ገንዘብ ሰርተን በጥሩ መንገድ ስንሰራ ያን ገንዘብ እየቆጠርን መጻፍ ይገባናል ማለት ነው። ወደ ባንክም ሆነ ወደ ምንም ምናስገባበት ቦታ ላይ እስከምንደርስ የብር መጠን እንዳንረሳ የመጻፍ ሂደት ይኖራል ማለት ነው። እና እያንዳንዱ ነገሮች ውስጥ ብዙ ነገር ይሄ የምንጽፍበት ሂደት አለ። ለምሳሌ የሆነ ዶክመንተሪ ልንሰራ እንችላለን ደራሲ ባለሙያ ልንሆን እንችላለን እንዲሁም የተለያዩ ሚታተሙ የሚገባቸው መጽሐፎችን የሚጽፉ ባለሙያዎች ይኖራሉና። እና እንደዚህ እንደዚህ ያሉ ሂደቶችን በእጅ መጻፍ በጣም ወይም ደግሞ የግዴታ የሚሆንበት ሂደት አለ። እንዲሁ ደግሞ በአጠቃላይ ከእጅ ጽሁፍ ጋም ተያይዞ ትልቅ የሆነ ተከፋይ የሚሆኑ ሰዎች አሉ ማለት ነው። ለምሳሌ ትላልቅ ባለሙያዎች ከተለያዩ እውቀት ነገር ነክ ነገሮች ጋር ብዙ ነገሮችን ሰብስበው እንዲፃፍ በአንድ ፊት እንዲጻፍ አርግተው እንትን ሲሉ እያንዳንዱን እንዲፅፉ የሚችሉ ሰዎች የተለያዩ ገቢ የሚያገኙበት ሂደት አለ ማለት ነው እንደ ገቢ ምንጭም የሚጠቀሙት ይኖራሉ ማለት ነው። ከ በእጅ የመጻፍ ጋርም ተያይዘው እንዲሁም ደግሞ የተለያዩ ታሪክ ሂደቶችን ለመጻፍ እያንዳንዱ ሰዎች የተለያዩ በስዕል የሚኖራቸው የተለያዩ በስ ሲናገሩ እንዳናረሳ ቶሎ ብለን በእጃችን ጻፍ ጻፍ የምናደርግበት ሂደት አለ። ስለዛ ጉዳይ እና ይህም እንግዲህ ትልቁ የ እውቀት ማሰባሰብ ወይም ደግሞ የእውቀት ማከማቻ ሂደት እና ጊዜ ነው። ብዬ አስባለሁ እና ይሄንንም በተገቢው መንገድ ከተጠቀምነው የተሻለ እውቀት እና የተሻለ የሀሳብ ልዕልና ሊኖረን ይገባል ወይም ደግሞ ሊኖረን ይችላል ብዬ አስባለሁ ማለት ነው። እንግዲህ በልዩ ልዩ መንገድ ብዙ መጻፍ ስንችል ወይም ደግሞ እያንዳንዱን ነገር በ ተረዳነው ልክ ስንጽፍ ትልቅ የሆነ የጽሁፍ ባለቤት ወይም ደግሞ የመጻፍ ሂደታችን ልዩ የሚባልበት ደረጃ ይፈጠራልና። ይሄንንም ከዚህ ከዚህ ጋም ታሳቢ አርግተን ብዙ ነገሮችን ልንጽፍ የምንችልበት ሂደት አለና። ከዚህ ሞያ የተቆራኙ ሰዎችን በጣም ብዙ ሰዎች አሉ ፀሐፊዎች አሉ ሰሀሊዎች ሰአሊዎች አሉ። እንዲሁም ደግሞ ብዙ አይነት የተለያዩ ባነሮችን የሚ ስስሉ ሰዎች አሉና እንግዲህ ይሄ የእጅ ሙያ ነውና በእጃቸው በሚገባ እየጻፉ ወይም ደግሞ እየሳሉ የሚሄዱበት ሁኔታ አለ ማለት ነው። እና እንደ አጠቃላይ ከእጅ ጽሁፍ ጋር ተያይዞ ስንመለከተው በልዩ ልዩ መንገድ ይሄን ይመስላል ማለት ነው። እንደ አጠቃላይ እና በጥሩ መንገድ ከፃፍን ጥሩ የሆነ ውጤት የምናገኝበት ሂደት አለ ማለት ነው። እንግዲህ ከዚህ ከዚህ ጋር ተያይዞ ትልቅ ጥቅም የምናገኝበት ሂደት አለ ስለ ስነ ጽሁፍ ስንመለከትም እንደዚሁ እንደ አጠቃላይ ብዙ ነገሮች ዳስሰናል ብዬ አስባለሁ። እና የጽሁፍ የሰነ ጽሁፍ ባለሙያ ስንሆን ትልቅ የሆነ እውቀት የምንይዝበት የተለያዩ ታሪኮችን የምንጽፍበት ሂደት አለ ማለት ነው። ለሰዎች አስተማሪ ሊሆን የሚችሉ ነገሮችንም በሚገባ እንጽፋለን እንደ አጠቃላይ ይህን ይመስላል ማለት ነው

እሺ በድጋሚ መጥቻለሁ ማለት ነው እንግዲህ ብዙ ጥያቄዎች እየተነሱልኝ ነው ብዙ ምላሾችንም እየሰጠሁ ነው ማለት ነው። እንግዲህ ወደ ዛሬው ጥያቄ ስገባ ደግሞ? ስራህን ትወዳለህ የሚል ጥያቄ ነው በጣም አሪፍ ጥያቄ ነው ማለት ነው እንግዲህ ስራዬን በሚገባ እወዳለሁ ማለት ነው። ምክንያቱም እያንዳንዱ የተለያዩ ስራዎች ሰው የሚሰሩት ወይም ደግሞ የስራ ተግባራዊነታቸውን በላቀ ሁኔታ የሚፈጽሙ እኮ ተለያየ ነው ብዬ አስባለሁ። እና ሰዎች የሚሰሩትን ስራ የማይወዱበት ሂደት አለ በጣም በደስታም የሚያሳልፉበት ሂደት አለ ማለት ነው። እያንዳንዱ በሚባል ሁኔታ የሚያሳልፈው የስራ ሂደት አለ ደግሞ የእውቀት አድማስ ማስፋት ሂደት አለና ከዚህ ከዚህ አንፃር ትልቅ የሆነ የአመለካከት ለውጥም ሆነ ያስታሰብ ለውጥ የሚያደርጉበት ሂደት አለ ብዬ አስባለሁ። እና እንግዲህ ስራ ስራውን በሚገባ የውጥተኛ እንግዲህ ብዙ ነገሮችን ያከናውናል ስራው ሲል ብዙ ነገሮችን ይከፍላል ማለት ነው። ለምሳሌ ያህል ስንመለከት ከዛ የተለያዩ በዓላት ሲኖሩ እኛን በዓላት የሚገባ ስራ ቦታው ላይ ብቻ ያውራ ይውላል ማለት ነው። ቅድም ሄዳው ቦታ አይሄድም ማለት ነው። እና ከዚህ ከዚህ አንፃር ትልቅ የሆነ የስራ መስተጋብር ይኖራል ማለት ነው። እያንዳንዱን ሙያ ሙያ የሚሰሩ ስራዎችም ሆነ እያንዳንዱ በተለያዩ በቅጥር ስራዎች ሊሆን ይችላል እንዲሁ በግል ስራ ሊሆን ይችላል እንጂ አንዳንዱ የራሱን ስራ ሊሆን ይችላል እና እያንዳንዱ ስራዎች ትልቅ የሆነ ሂደት አላቸው። ይሄን ደግሞ ትልቅ የሆነ የልኳት ሂደት አላቸው ብዬ አስባለሁ። ምክንያቱም እያንዳንዱን የሙያ ስነ ምግባር ስናየው በከፍተኛ ሁኔታ መልካም ሳምንቧር ይዞ ወደ ስራው መግባት ትልቅ የሆነ ውጤትህ የሚሰጥበት ይሄ የተመልክተናል እና ከዚህ ከዚህ አንፃር ደግሞ ትልቅ የሆነ የአመለካከት ለውጥ ሊኖር ይገባል ብዬ አስባለሁ። እንግዲህ ያው ብዙ መንገድ የተለያዩ ባለሙያዎች ይኖሩም የተለያዩ የስራ መስክ ላይ ተሰማሩ ወጣቶች አሉ አዛውንቶች አሉ ወይ ገና ታዳጊዎች አሉ። ነኝ ነኝ እንግዲህ ያው ትልቅ የሆነ የአስተሳሰብ ለውጥ ሊኖራቸው በሚገባ ማድረግ ይኖርብናል ብዬ አስባለሁ። እና ከዚህ ከዚህ አንፃር ትልቅ የሆነ የሙያ የስራውን የመልመድ ሂደት እያንዳንዱን ነገር በሚገባ ተረድቶና ካወቁ ትልቅ የሆነ የእውቀት አድማስ ባለቤት የሚሆንበት ሂደት አለ። ብዬ አስባለሁ። እና ከዚህ ከዚህ አንፃር እንግዲህ ብዙዎቻችሁ ብዙዎቻችን ስራችንን የምንወድበት መንገድ አለ። አጋጣሚ የሆነ ደግሞ የማይወዱ ሰዎች ይሆናሉ የማይወዱ ሰዎችን ደግሞ ስንመለከት ትልቅ የሆነ አስተሳሰብ ሂደትን ማሻሻል የሚገባቸው ሰዎች ናቸው ብዬ አስባለሁ። ምን ያህል የትኛውም ስራ እኛ የምንሰራው ስራ ወደነው ካልሰራን ጊዜ ሄደት በኋላ። እኛም የራሳችንን ስራ አላማ ስራ ተጣሪ ሸዋ ማለት ነው። እንደ አጠቃላይ ራሱን የሚገባ የሰራ የሰውንም የተለያዩ ጊዜ ያጋጠሙ ችግሮችን በሚገባ አብረው የሚወጡበት ሂደት ይኖራል ብዬ አስባለሁ። እና ከዚህ ከዚህ አንፃር ጥልቅ የሆነ የ አስተሳሰብ ለውጥ ወይንም ደግሞ የስራ ባህልን ማዳበር በጣም ትልቅ የሆነ ለሰው ልጅ ወሰኝ እና ወሰኝ ነው። ብዬ የማስበው። ምክንያቱም እያንዳንዱ ባለሙያ ሆነ የስራ መስክ የተሰማራ ሰው በህግነት ተነስተው ግራምሳሌ ምሳ አካባቢ ላይ ምሳውን ሊበላ የሄዳ ማለት ነው። እንግዲህ ምሳውን ደግሞ ሲበላ ወዲያው ነው ይዛ ስለ የምሳ በግይት ደግሞ እያንዳንዱ ሆቴል ላይ ያሉ ባለሙያዎች ትልቅ የሆነ ሙያ ቅሎ ስለሚማሩ የተሻለ ምግብ የሰሩ ቦታዎች ላይ በቢገባ ያ ሰው ሄዶ ተመላልሶ ይመገባል ማለት ነው። ሌላም ጊዜ እና ይሄ እንግዲህ ትልቅ የወደቀ ቢዝነስ ሂደት ነው። ዋላት ይቻላል እና ከዚህ ከዚህ አድርጎ ደግሞ ጥልቅ የሆነ የሞያ ትሎት አንድ ይኖረን የበኩራችን ድርሻ እየራታችን ነው አይወርድም ብዬ አስባለሁ። እና እዚህ ጋር አንፃር ነው እንግዲህ በዋነኝነት

እሺ ጥሩ በድጋሚ ተመልሻለሁ በሌላ ርዕስ ማለት ነው። እንግዲህ እያንዳንዱ ርዕሶች በጣም ተመችተውኛል በጣም ጥሩ ናቸው በጣም ደስ የሚል ጊዜ እያሳለፍኩ ነው ማለት ነው። እንግዲህ በጣም በጥሩ ሁኔታ እያሳለፍኩ ነው ብየ እያሰባለሁ እንግዲህ እያንዳንዱን ጥያቄው ስንመለከት በጣም ልዩ ልዩ ናቸው ማለት ነው እነኚህ ጥያቄ ደግሞ በከፍተኛ ሁኔታ ለመመለስ እሞክራለሁ ማለት ነው። እንደ አጠቃላይ ስንመለከተው እንግዲህ በእንጨት እሳት ማብሰል ትችላለ ታውቃለህ የምትል ጥያቄ ነው? በእንጨት እሳቱ አብሰህ ታውቃለህ የሚል ነው ማለት ነው። በጣም አሪፍ የነጥያቄ ነው በሚገባ አውቃለሁ ማለት ነው። በጣም አልፎ አልፎ መብራት በሚጠፋበት ጊዜ ብዙ ነገሮችን ለመስራትም ሆነ ለማከናወን የሚያስፈልገን የመብራት አይነት እንጨት የግዴታ ያስፈልጋል ማለት ነው። ያንን እንጨት ደግሞ በተለያየ መንገድ መግብ አብስለን እንድንመገብበት እንችላለን ማለት ነው። ለምሳሌ ያክል ስንመለከተው እንግዲህ ለተለያዩ የምግብ ማብሰያ ሂደቶች እንጨቶች የሚለቀውን ቦታውን ደግሞ በተለያየ ሁኔታ ተቀምጠው ለምሳሌ ባህር ዳር ተመቀጠው ሊሄዱ ይችላል። እንዲሁ ደግሞ የተለያዩ እምነቶች በተሻለ ሁኔታ አሪፍ ገበያ ደስተን በጥሩ ሁኔታ መልሰን ፍጹም ነገሮች ማግኘት እንችላለን ብዬ አስባለሁ። ለእያንዳንዱ የዘርፍ ትልቅ የሆነ ድርሻን የወሰዱ ሰዎች እንዳሉ ሁሉ ይሄንንም ደግሞ በጣም ጥቂት የሚመስለው ግን የብዙ ሰዎች ህይወት ሊለውጥ የሚችል እሳቤ ነውና። ይሄንን በጉልህ ሚና ፍል ወይም ደግሞ የተሻለ በሱ የሚያገኙ የተለያዩ ወሎሞያ ህይወቶች አሉ ብዬ አስባለሁና። እንግዲህ ከእነኚህ ከእነኚህ አንፃር ትልቅ የሆነ የአስተሳሰብ ሂደቱ ከፍተኛ ሁኔታ መመልከት እንችላለን እያሰባለሁ ምክንያቱም እያንዳንዱን ስራ እንግዲህ ብዙ ነገር ይፈልጋል ማለት ነው። እና ከዚህ ከዚህ አንፃር ልዩ የሞያዊ ጥበብ የሚፈልግበት ሂደት አለ ማለት ነው። እንግዲህ እያንዳንዱ ስራ የተሻለ ሰዎች የተሻለ ሙያ በተገኘ ጉዳይ የተሻለ የአስተሳሰብ ሂደትም ሆነ የአመለካከት ለውጥን የሚካሄድበት ነው ብዬ አስባለሁ። እና እንግዲህ በእንጨት እሳት ማብሰል ትች ታውቃለህ የሚለው በደንብ አውቃለሁ ማለት ነው። እንግዲህ የማውቅበትን ሂደት በጣም በጥሩ በሚባል ሁኔታ ነው ማለት ነው። ምክንያቱም እያንዳንዱ የባለሙያ ሂደት ስንመለከት ትንሽ አስቸጋሪ የሚባል የባለሙያ ሂደት አለ። ባለሃገራችን እና ከዚህ ከዚህ አንፃር ይሄንን ደግሞ በልጅ ሁኔታ ጠርፎ የተሻለ የሙያ ጥበብን እንደ ድንኳና ጸፍ ማድረግ የግዴታ አረፍነት የምንወጣበት ሲለት መኖር አለበት እና በእንጨት ማብሰል ታውቃለህ የሚለው በደንብ አውቃለሁ ማለት ነው። ያው ብዙ እናቶች መብራት ከመብራት ፊትም ሆነ ያንን መብራት እያለም በተለያየ ጊዜ መብራት ሲጠፉ ወጣ ውሃ የመቼ ገቡ ይለታል እንዲሁ ደግሞ ማብራት የሚቸገርበት ሁኔታ አለ እና ቀጥታ ይሄንን ደግሞ ተደራሽ ይደረግ በልዩ ሁኔታ የእንጨት ማንደድ ሂደቴ የኖራል ማለት ነው። በእንጨት የማንደድ ሂደት በጣም ደባሪ ነገር ስም እያንዳንዱም የሙያ ክህሎት ስንመለከት የተሻለ ለውጥ አለው። ይሄኛው ሙያ ያህል መቼውም ሸጠ ብየ አላስብም እኔው ምክንያቱም ከልጅው ጋር ነው ሶሚራ ማለም እና የእያንዳንዱን የሙያ ሂደትንም ሆነ በሚገባ ተረድቶና አውቆ ከተሰራ ትልቅ የሆነ የሙያ ክሎት አይ የሚዳብርበት ሂደት ሲኖራል ብዬ አስባለሁ። አጠቃላይ ስንመለከተው እንግዲህ በከፍተኛ ሁኔታ የዚህ የእያንዳንዱ የሙያ ዘርፍ ላይ የተሰማራ ሰዎች በጣም በጣም በከፍተኛ ሁኔታ ስራውን በፍጥነት መስራት ይኖርቧቸዋል አስባለሁ። እና የአንዳንዱ የሙያ ሂደት በተለያየ መንገድ ቢኖርም ከብዙ በጥቂቱ ለመዳሰስ ሞክሬያለሁ ብዬ አሽባለሁና። ይህን ይመስላል እና አጠቃላይ

እሺ ወደ ቀጣይ ጥያቄ ደግሞ ስንገባ ለስራ ትጓጓለህ የሚል ነው። ለስራ ትጓዛለህ የሚል ይሄ ነው እንግዲህ አሪፍ ይሄ ነው። ለስራ መጓዝ እንግዲህ በጣም ወሳኝ ነው በህይወት ውስጥ ማለት ነው። እንግዲህ ለስራ ትጓዛለህ የሚለው ጥያቄ በደንብ እጓዛለሁ ማለት ነው። ምክንያቱም እያንዳንዱ ስራዎች ለመስራት ትልቅ ውጤት ለማምጣት ትልቅ የሆነ የአመለካከት ለውጥ ለማምጣት የተሻለ ሀሳብ የተሻለ አመለካከት መኖር አለበት ብዬ አስባለሁ። እንዲሁም ደግሞ እያንዳንዱን የሙያ ክህሎቶች በተወሰነ መንገድ ከእንስሳዎቹ ቢገኙ ደግሞ ከሰዎች የሚገኙ ሂደት ይኖራል ማለት ነው። እንግዲህ እያንዳንዱን የስራ ዘርፍ ስንመለከት ብዙ ስራዎች አሪፍ የሚሆኑበት ሂደት አለ ብዙ ስራዎችም ደግሞ መጥፎ የሚሆኑበት ሂደት አለ ብዬ አስባለሁ። እና እንግዲህ ልዩ የሆነ የለውጥ ደግሞ የተሻለ የአስተሳሰብ ሂደትን በአሪፍ ሁኔታ ይሄ የሚቀጥልበት ሴት አለ ብዬ አስባለሁ። እና ከዚህ ከዚህ አንፃር ስትል የሆነ የ እና የአንዳንዱን የስራ ልምድም መሆን እውቀት በከፍተኛ ሁኔታ ማየትና መመልከት ይኖርብናል ብዬ አስባለሁ። ምክንያቱም ስራችንን በደንብ ለመስራትም ሆነ ስራን ለመስራት በመጓጓትም ሆነ ቋንቋ በጣም በከፍተኛ ሁኔታ ትልቅ ጥቅም አለው ብዬ አስባለሁ። ማክንያቱም ለስራው ታማኝ መሆናችንን የሚያሳይ ነው እንዲሁም ደግሞ በተሻለ ሁኔታ ትልቅ ነገር በሚገባ እንድናስብ የሚያደርገን ነው ማለት ነው። ከዚህ ከዚህ አንፃር ነው እንግዲህ በተሻለ ሁኔታ የእያንዳንዱን የሰዎች አስተሳሰብም ሆነ እያንዳንዱን የሙያ ክህሎት በከፍተኛ ሁኔታ መመልከት የምንችልበት ሂደት አለ ብዬ አስባለሁ። እና ከዚህ ከዚህ አንፃር ትልቅ የሆነ የሙያ ጥበብም ሆነ የሙያ አስተሳሰብ ሂደትን በተሻለ መንገድ መምራትም ሆነ እያንዳንዱን ስራ በከፍተኛ ሁኔታ ማከናውን ትልቅ የሆነ ድርሻ አለው ብዬ አስባለሁ። ምክንያቱም እያንዳንዱ ሰው እጅግ ለመስራት አመለካከታችን ወደ ከፍተኛ ወደዛ መለወጥ አለበት ማለት ነው። ከዚህ ከዚህ አንፃር ነው እንግዲህ ይህን ማለት የወደድኩት ምክንያቱም እያንዳንዱ የስራ ዘርፍ ላይ የተሰማራ ሰው ብዙ ነገሮችን የሚረዳበት የሚያውቁበት ሂደት ይኖራል ማለት ነው። ይሄንን ደግሞ በከፍተኛ ሁኔታ የሚያሳዩ ባለሙያዎች ይኖራሉና እያንዳንዱ የእጁን ሙያ የሚያሳዩ ሰዎች ትልቅ የሆነ በረከትን የሚያገኙበት ሂደት ይኖራል ማለት ነው። እንግዲህ በስራ በደንብ መግባባታቸውን የሚያሳይ ሂደት ይኖረዋል ወይም ደግሞ አሪፍ የሆነ የእያንዳንዱ የሙያ ክህሎት ብቃት ላይ የሚያውቅበት ሂደት ወይም ደግሞ የተሻለ ውጤት ላይ የሚመጡበት ሂደት አለ ማለት ነው። እንደ ሰዎቹ አምቆ ወይም የሚያስቀረው ሊኖር ይችላል እንዲሁም ደግሞ በተሻለ መንገድ ሰርቶት ውጤታማ የሚያደርገው ስራ የሚሰራ ሰው ይኖራል ብዬ አስባለሁ። ከዚህ ከዚህ አንፃር እንግዲህ ልዩ የሆነ የአስተሳሰብ ለውጥ ይኖራል። ልዩ የሆነ የሙያውን ማንነትና ምንነት በደንብ ዘርዝሮ የሚያይበት ሂደትም ይኖራል ማለት ነው። ከዚህ ከዚህ አንፃር እንግዲህ በብዙ በከፍተኛ ሁኔታ መመልከት ይቻላል ማለት ነው። እያንዳንዱን የሙያ ክህሎት ለማከናወንም ሆነ ለመስራት በጣም ከፍተኛ የሆነ የሙያ ግዴታ የሚኖርበት ሂደት ይኖራል ብዬ አስባለሁ። ምክንያቱም እያንዳንዱ ስራዎች ትልቅ የሆነ እያንዳንዱ ሙያ የሚፈልጉ ስለመሆናቸው መጠን በበርካታ ሁኔታ እያንዳንዱን ሙያችንን በጥሩ መልኩ መያዝና የተሻለ እውቀት ለማግኘት መሞከር ትልቅ የሆነ የአስተሳሰብ ለውጥ ያመጣል። እና አንድም ደግሞ ትልቅ የሆነ የሀገራችን ባህል ላይ ለውጥ የሚያመጣበት ሂደት ይኖረዋል ብዬ አስባለሁ። እዚህ ማለትም በሳታ የዚህ ሙያ ላይ የተሰማሩ ሰዎች ጥልቅ የሆነ ደግሞ ጥልቅ የሆነ የአመለካከት ለውጥ የሚያሳዩበት ሂደት ይኖራል ማለት ነው። እንግዲህ በተወሰነ መንገድ ለስራ ትጓዛለህ የሚለው በደንብ እጓዛለሁ ማለት ነው አሪፍ ተመልክተነዋል